ሽቶ ትጠቀማለህ? አዎ ሽቶ እጠቀማለሁ እንግዲህ። በተለይ በበዓል ወቅት በዓል ከአንድ አካባቢ ወደ አንድ አካባቢ ስሄድ ያው እንግዲህ ሽቶ በብዛት እጠቀማለሁ። እንዲሁም ወደ ገበያ በምወጣበት ወቅት ሽቶ እጠቀማለሁ። እንዲሁም የተለያየ ሰው የተስበሰበት አካባቢ ስሄድ የግድ ሽቶ መጠቀም ስላለብኝ እና ጥሩ መዓዛ ስላለው እቀበላለሁ እጠቀማለሁ ሽቶን። እና ሽቶ መጠቀም ደግሞ ለራስ ለጥሩ እንትንም ይጠቅማል። ሞራል አለው። ሽቶን መጠቀም በጣም አሪፍ ነገር ነው። እና ሽቶ እንግዲህ ለብዙ ነገር ይውላል። ሽቶን እጠቀማለሁኝ። ሽቶ አጠቃቀም ብዙ አይነት እንትን አለው እና የሽቶ መጠቀም እንትኑ በጣም ጥሩ ነው ስለዚህ ሽቶን ስጠቀም ለራሴ ለሞራሌም ለ እንትኔም ብዙ እንትን ይሰጠኛል እና በጣም አሪፍ ነው።

ደብዳቤ መጻፍ ትወዳለሀ? ደብዳቤ መጻፍ እወዳለሁ አንዳንዴ እጽፋለሁ። ፍቅረኛዬ ለቤተሰብ ለተለያየ ነገር ደብዳቤ እጽፋለሁ እና በዚህ አጋጣሚ። ስለዚህ ደብዳቤ ሲጽፍ የቆየሁበት አጋጣሚ አለ። ደብዳቤ። በነገራችን ላይ አሁን ዘምኖ ነው። እንጂ በፊት እንግዲህ ለተለያየ ይዘት ለስራም ይሁን ለተለያየ ነገር ደብዳቤ ይጻፋል። እና ደብዳቤ በጣም መሰረታዊና በጣም አስፈላጊ ነገር የሆነ ነገር ነው። ደብዳቤ እና ደብዳቤ መጻፍ በጣም መሰረታዊና እና ጥቅም ያለው ነው።

ገንዘብ ትቆጥባለህ? አዎ ገንዘብ እንግዲህ በተለያየ አጋጣሚ በተለያየ ጉዳይ ገንዘብ እቆጥባለሁ። ለመቆጠብም ብዙ ትኩረት አደርጋለሁ። እቆጥባለሁ ብዙ ገንዘብ መቆጠብ ለተለያየ ነገር፤ እንዲሁም ለተለያየ የቢዝነስ ወይም የስራ ክህሎት ያዳብራል። ገንዘብ ቁጠባ በጣም እንግዲህ በሀገራችን ብዙ አይነት የቁጠባ ዘርፍ አለ። በሰፈር እድር አለ እንዲሁም እቁብ አለ። እቁብ እንግዲህ መሰረታዊውና ትልቁ የሚባለው ገንዘብ እንግዲህ እቁብ በጣም በጣም የተለያየ ሰዎችን ያሳደገ ወደ ትልቅ ቢዝነስ ወይም ገንዘብ የቀየረ የተለያዬ ለመኪና፣ ለቤት መግዣ ለተለያየ ነገር የፈጠረ ቢኖር እቁብ ነው። እቁብ እንግዲህ በጣም ትልቁ የገቢ ማሰባሰቢያ ወይም የ እንትን ቢኖር እቁብ ነው። እቁብ በጣም ጥሩ ነገር ነው እቁብ እንግዲህ በእቁብ ተነስተው ብዙ ነገር የደረሱ ሰዎች አሉ። እንደ እቁብ የሚጠቅምና እንደ እቁብ ሰውን ገንዘብ ያስነሳ የለም። እድር እንግዲህ ወደ እድር ስንመጣ እድር እንግዲህ በጣም አሪፍ ነገር ነው። እድር በጣም እንግዲህ ለተለያዩ ሰዎች ብዙ አይነት ገንዘብ የሰጠ እድር ሰው በሚሞትበት ሰዓት የተለያየ ወጪን የሚሸፍን የተለያየ ነገር ገንዘብን ትኩረት አድርጎ የሚሰራ ቢሆንም በተለያየ እንግዲህ ገንዘብ ወይም እህል በመሰብሰብ ወደ ገንዘብ በመቀየር እንዲሁም እህልን ወደ ገንዘብ በመሸጥና በመቀየር ብዙ አይነት የገቢ ምንጭ ይሆናል ማለት ነው በሀገራችን። እና በጣም ተወዳጅ ናቸው እቁብ እና እንዲሁም ከዛ ውጪ እንግዲህ ገንዘብ የምንቆጥበው በዋናነት ባንክ ሲሆን እንዲሁም አነስተኛ የሚባሉ ማይክሮ ፋይናንስ ወይም አነስተኛ የገንዘብ ቁጠባ የሚባል ማይክሮ ፋይናንሶች ላይ እንቆጥባለን። ባንክ እንግዲህ በሰፊው ገንዘብ የምናጠራቅመው የምንቆጥብ ሲሆን እንግዲህ በፈለግነው ሰዓት በፈለግነው ወቅት አውጥተን የምንጠቀመው ነው ማለት ነው። እና የገንዘብ ቁጠባ በጣም ለኔ ብቻ ሳይሆን እንደ አለምም እንደ ሀገራችንም በጣም በሰፊው የምንጠቀመው ነው። እና ገንዘብ ቁጠባ በተለይ እቁብ መሰረታዊ ነገሩ ነው እቁብ እንግዲህ በጣም ብዙ ሰዎችን ያሳደገ ከትንሽነት ከመነሻ እስከ ትልቅ ቢዝነስ ያደረሰ ቢኖር እንግዲህ እቁብ ነው ማለት ነው እና እቁብ በጣም መሰረታዊ ነገር እና በጣም አስፈላጊም ነው።

ስልክህን ምን ያህል ጊዜ ትሞላለህ? እንግዲህ ስልኬን በተለያየ ለተለያየ ጥቅም ስለማውለው እንግዲህ ከቀን አንዴ ወይም ሁለት ጊዜ ልሞላ እችላለሁ። ብዙ የተለያየ ስራዎችን በስልክ ይሰራል። የተለያየ ሶሻል ሚዲያ ልጠቀም እችላለሁ። እና በዚህ አጋጣሚ ስልክ እንግዲህ ባትሪ የማለቅ ነገር እንደውም ቶሎ ቶሎ አንዳንዴ ሶስት የምሞላበት አጋጣሚ ሊፈጠር ይችላል እና ስለዚህ ስልክ ያለው የባትሪ መጠን ነው የሚወስነው። እንግዲህ አሁን በምትጠቀምበት ባለው ስልክ ቢያንስ በቀን ሁለት ጊዜ ልሞሽ ልሞላ እችላለሁና እችላለሁ እና ምክንያቱም ደግሞ ብዙ ከመጠቀሜ የተለያዩ ዌብሳይቶች ከመጎብኘቴ እንዲሁም እንዲህ አይነት ስራ ኤአይ ወይም አርቴፊሻል አንተለጀንስ ብዙን ስለምሰራ ስለዚህ ምክንያት እንግዲህ ስክሪን ብዙ ሰዓት ከመጠቀሜ የተነሳ ብዙ ባትሪ የማለቅ ነገር ስላለ ለዛ እንግዲህ ቶሎ ቶሎ የመሙላቱ ነገር ያጋጥመኛል ማለት ነው እና እንግዲህ በተለይ ቲክቶክ እንዲሁም ዩቲዩብ ተለያዩ እንደ ፌስቡክ የተለያዩ ሶሻል ሚዲያዎችን በምጠቀምበት ወቅት እንግዲህ ባትሪ ተሎ የመጨረስ ነገር አለ። ስልኬ እኔና ለዛ ነው እንግዲህ ሁለት ጊዜ እንዲሁም ወደ ሶስት ጊዜ በቀን የመሙላቱ ነገር እየተፈጠረ ያለው ስለዚህ ስልክን ብዙ ጊዜ መሙላት እንግዲህ ባትሪን ያዳክማል። ባትሪን ወደ አልተገባ ተሎ የማለቅ ወይም ወደ ፎርጅድነት የመቀየር ነገር አለ እና በሱ አጋጣሚ እንግዲህ ብዙን ወደ ጉዳት እያስከተለ ይገኛል። ምክንያቱም ለወጭ ወይም ለተጨማሪ ወጭ የጋለጠ ይገኛል ማለት ነው። እና ስለዚህ እንግዲህ ባትሪን ብዙ ጊዜ መሙላት ከጥቅሙ ይልቅ ጉዳቱ እየጨመረ ይገኛል። እንግዲህ ባትሪን ቶሎ ቶሎ መሙላት በጣም አስከፊ ሁኔታ የሚያደርሳን ማለት ነው እንግዲህ ባትሪውን እስከማጣት ድረስ ያደርሳል እና ባትሪን በአግባቡ በቀን አንዴ ሞልቶ ለብዙ ሰዓት መጠቀም እንግዲህ ላይቱን ብዙ አለመጠቀም ይመከራል እንግዲህ እኔም እሱን ለማድረግ እየሞከርኩ ነበር ግን ስላልተሳካ በቀን ከሁለት ሶስቴ የመጠቀሙ ነገር እየተፈጠረ ይገኛል እንግዲህ እሱን ለማስተካከል እሞክራለሁ

በስራ ስንት ጥሪ ታደርጋለህ? በስራ ብዙ አይነት ጥሪ ላደርግ እችላለሁ። እንግዲህ በስራ ብዙ አይነት ስራዎች ጥሪ ያደርጋሉ ምክንያቱም በስራ አንድ ስራ ስሰራ ለ ሰው እንዲያግዘኝ ወይም ሰው እንዲሰራልኝ ከፈለኩ የስራ ጥሬ ላደርግ እችላለሁ። እንግዲህ በተለይ የጉልበት ስራ ስለምሰራ እኔ እንዲያግዘኝ አንድ ነገር ወይም እቃዎችን ወይም ፕሮዳክቶችን እንዲያቀርብልኝ ወይም ከሆነ ቦታ የሆነ ቦታ ማንቀሳቀስ ስፈልግ የስራ ጥሪ አደርጋለሁ እንዲሁም የስራ እገዛን ወይም በማህበር የመስራትን ስራ እንድንሰራ ብዙ ጥሪዎችን አቀርባለሁ። እና ስለዚህ በስራ ጥሪ ብዙ ጊዜ ይደረጋል ይሄ ብቻ ሳይሆን ስራን እንግዲህ በስራ ማስታወቂያ ሊሆን ይችላል። በስራ በተለያየ አድቫንቴጅ ወይም በተለያየ የስራ ሂደት ላይ ጥሪ አደርጋለሁ እና ስለዚህ የስራ ህደቱ ጥሩና አሪፍ ከሆነ ተጨማሪ አሁንም የስራ ጥሪ ይካሄዳል ማለት ነው ስለዚህ በስራ ጥሪ ላይ ብዙ ጊዜ ላደርግ እችላለሁ ማለት ነው። ስለዚህ በአንድ በሁለት የሚወሰን አይደለም የተለያየ ስራ ሀሳብ ሳመጣ የተለያየ ስራ ስጀምር ብዙ ጊዜ የተለያየ የስራ ጥሪ ላደርግ እችላለሁ። ምሳሌ ብንወስድ አንድ የሆነ ድርጅት በትንሹ ብከፍት እንግዲህ ለብዙ አይነት ብዙ አይነት መስፈርት ወይም ብዙ አይነት ሰው የምጠራበት እንግዲህ ከሂሳብ ሰራተኛ እንዲሁም የውስጥ ሰራተኛ እያንዳንዱ ብዙ አይነት ሰራተኛ ጥሪ የማደርግበት አጋጣሚ ይኖራል ማለት ነው። የግድ ስራውን ለመስራት ወይም ስራውን ለማስኬድ የውስጥ ሰራተኛ ስለሚያስፈልግ እያንዳንዱ ለእያንዳንዱ ነገር ማሽን ላይ የሚቀመጥ ሊሆን ይችላል ደግሞ ኦፕሬተር ሌላም እንግዲህ ውስጥ ላይ የጉልበት ሰራተኛ ሊሆን ይችላል። በተለያየ የስራ ዘርፍ ያለ ሰው ወይም ልምድ እንዲሁም ብዙ ልምድ ያካበተ ሊሆን ይችላል ለእነሱ ሁሌ ስራ ጥሪ ሊደረግ ይችላል ማለት ነው። እና በስራ ጊዜ አንድ ሁለት ብሎ ሊወሰን አይችልም ማለት ነው የስራ ጥሬ ለማድረግ ማለት ነው። ስለዚህ የስራ ጥሪ ከተለያየ ይዘት ወይም የተለያየ እውቀት ያላቸው ሰዎች ወደ ስራ ጥሪ ይደረግላቸዋል። ለምሳሌ ኤች አር ወይም የስራ ቀጣሪ ዋና ሀላፊ የሚባል እንግዲህ መጀመሪያ ለአንድ ድርጅት ወይም ለአንድ ካምፓኒ ጥሪ የሚደረግ ለሱ ቀጥሎ ነው ከዚያም ቀጥሎ እንግዲህ ስራ አስኪያጅ በዋናነት ወይም በበላይነት ሆኖ የሚመራው ስራ አስኪያጁ ስለሆነ ለስራ አስኪያጅ ቀጣይ ጥሪ ከተደረገለት በኋላ ሁሉንም ሲስተሙን ካስተካከለ በኋላ ቀጥታ እንግዲህ የሰው ቅጥር ወይም ተራ ሰራተኛውን ጥሪ የሚያደርግና የሚቀጥርበት ሁኔታ ነው ያለው ማለት ነው። እንግዲህ ይሄን ከቀጠረ በኋላ ወደ ቀጥታ ምስር ጥሪውን ካጠናቀቀ በኋላ እንግዲህ የስራ ሂደቱን የሚጀምረው ወይም ስራው ነው የሚጀምረው እንግዲህ ስራ ላይ ሲጀመር ደግሞ እንግዲህ ቋሚ ሰራተኛ ጥሪና የጊዜያዊ ሰራተኛ ተብሎ እንግዲህ ብዙ አይነት ሊከፈል ይችላል ብዙ ብዙ ጊዜያዊ የሚባል የሳምንት ሊሆን ይችላል የወር ሊሆን ይችላል እንዲሁም የሁለት ወር የሶስት ወር እየተባለ ብዙ ጊዜ የሚቆይ የሰራተኛ ጥሪ ይካሄዳል ማለት ነው። እና ይሄ ሰራተኛ ጥሪ በጣም በብዙ አይነት ነገር ሊጠራ ይችላል። ለምሳሌ ቋሚ ሰራተኛ በዚህ በአንድ ቀን ቢጠራ ሁለት ሶስት እንዲሁም አራት አምስት ብዙ ጊዜ ኮንትራት የሚጠራበት አጋጣሚ አለ። ኮንትራት ሰራተኞች እና በስራ ጉዳይ ላይ በስራ ጥሪ ላይ ብዙ የጥሪ ሁኔታዎች ሊካሄዱ ይችላሉ። እና እንግዲህ ስራን በአግባቡ ለማካሄድ ስራን በአግባቡ ለመስራት ከመነሻው እስከ ስራው አካሄድ እንዲሁም እስከመጨረሻው ለመስራት የስራ ጥሪዎችን ማወቅና የስራ ሂደቶችን በደንብ ማወቅ በጣም አሪፍ ነው ብዬ አስባለሁ። እና የስራ ጥሪ በጣም መሰራታዊ ነገር ነው እንግዲህ ስራ ጥሪ ሲካሄድ ማወቅ ምን ማለት በጣም ጥሩ ነው የሚል ሀሳብ አለኝ። ስለዚህ አመሰግናለሁ

ዜናውን ከየት ታገኛለህ እንግዲህ ዜና በብዙ መልክ ከተለያየ ቦታ አገኛለሁም ላገኝ እችላለሁ። እንግዲህ እኔ ብዙ የምጠቀመው ከሶሻል ወይም ከሶሻል ፕላትፎርም ላይ ሲሆን እንደ ምሳሌ እንግዲህ ዩቲዩብ ቲክቶክ እንዲሁም ሊንክድን ፌስቡክ ብዙ ናቸው በጣም ሰፊ ናቸው ግን በዋናነት ዜናውን የማገኘው እንግዲህ ከዩቲዩብ እና ከቲክቶክ ነው። ብዙ የምከታተላቸው ዜና እንግዲህ ከቲክቶክ በጣም ፈጣንና አዝናኝ እንደውም በጣም ቀልጣፋ የሆነ የማስተላለፊያ መንገድ ስለሆነ ቲክቶክ ሶሻል ይሄ ቲክቶክ ማህበራዊ ሚዲያ ማለት ነው እንግዲህ ይሄ ዜና የሚካሄድበት በጣም እያዝናና ሳቢ በመሆን ወይም አጭርና ቀልጣፋ ከመሆኑም አንፃር እንግዲህ ብዙን ከዚህ አገኛለሁ ማለት ነው። እንግዲህ ወደ ዩቲዩብ ስንሄድ ረዘም ያለ እንዲሁም በተለያየ ይዘትና በተለያየ ጥርት ያለ የቪዲዮ ስራ የተሰራ አንዲት ሆኖ ስለሚተላለፍ በጣም ደስ የሚል የሶሻል ሶሻል ሚዲያ ፕላትፎርም ነው። እሱ ላይ ብዙ በስፋት ከቲክቶክ ላይ አገኛለሁ ማነው ከዩቲዩብ ላይ ማለት ነው እና ዩቲዩብ እንግዲህ ብዙ ነገሩ ከቴሌቪዥን ጋር ተመሳሳይ ስለሆነ ደስ የሚል የውስጡ የእንትኑ አቀራረቡ የራሱ ህግና ደንቡ በጣም የሚያምርና አሪፍ የሆነ ነው። እንግዲህ ዩቲዩብን ስናይ እንግዲህ ወደ ፌስቡክ ስንሄድ ብዙም በጽሁፍ እና በቪዲዮ ቢሆንም ብዙ በጽሁፍ ነው እንግዲህ ፌስቡክን በዜና ምንከታተል ፌስቡክ በጣም ደስ የሚልና ለአነባብ ግልጽ ያደረገ በየሀገሩ ያየ ሀገሩን ቋንቋ የተረዳ በደንብ ስለሆነ በጣም ብዙ ህዝብ የሚወደው የአለማችን ላይ በጣም ተወዳጅ የሆነ የሶሻል ሚዲያ አንድ እና ዋነኛው ነው። ማለት እችላለሁ እንግዲህ ዜናዎችን ሊንክድን ነው ሊንክድ እንግዲህ ብዙ ጊዜ ስራዎች ፖስት የሚደረግበት ስራዎች በደንብ በሊንክደን ስለሆነ የሊንክደን እንግዲህ የሊንክደን ሶሻል ሚዲያ እንግዲህ በጣም ብዙ ህዝቦች ስራ የሚፕስቱበት ስራ የሚያጋሩበት የተለያየ ስራቸውን የሚያካፍሉበት ሊንክደን አካውንት ስለሆነ በጣም ብዙ ሰው የሚያየው የሚመለከተው ወዶ እንግዲህ እንደ ፌስቡክ የሚያየው ነው እና ሊንክድኢን በጣም አሪፍና መሰረታዊ ከሚባሉና ዋናኛው ከሚባል አንዱ ነው። እንግዲህ ዋናውና የአለም ህዝብን በጣም በከፍተኛ በተለይ የአለማት ትልልቅ ሀገሮች ወይም ሌላ ሀያላን ነው የሚባሉ ሀገሮች በስፋት ወይም እነዚህ ትልቅ ባለሀብቶች የሚጠቀሙት ፕላትፎርም እንግዲህ በአሁኑ ኤክስ ቲውተር ማለት ነው። እንግዲህ እሱ አለማችን ላይ በጣም እንግዲህ ትልልቅ ባለስልጣኖች ባለሀብቶች የሚጠቀሙበት የሶሻል ሚዲያ አይነት ይሄ ፕላትፎርም በጣም እንግዲህ ታማኝ ብዙን ታማኝ በሚባል ደረጃ የሚፖሰትበት የሚጻፍበት አለማት ያሉ መሪዎች የትም አለም ላይ ያሉ መሪ የሚጽፍበት ቢኖር እንግዲህ ቲዊተር ነው። ወይም በአሁኑ በአዲሱ ኤክስ እንግዲህ ይሄ በጣም አስፈላጊ የሆነና ጥርት ያለ እስቲ የዳን መረጃን የሚገኝበት ይኖር ኤክስ ነው እንግዲህ እሱ በጣም አሪፍ ነው። እንግዲህ ሁላችንም የብድር ረዳውና የምናውቀው ዜናን ከራዲዮና ከቴሌቪዥን ድረ ገጾች ነው። እነዚህ ከማህበራዊ ሚዲያ እንግዲህ ቴሌቪዥንም በስፋት አሁንም በአሁኑም በዘመነው ቴልቪዥን ላይ በደንብ ዜና የሚገኝበት በቀን በቀን የሚነበብበት ዜና በጣም አሪፍና እና መሰረታዊ ነገር ነው። እንግዲህ ዜና ለሰው ልጅ አስፈላጊ የቀን ተቀን ውሎ የሚተገበር እንደዜና የሆነ አስፈላጊ ነገር ቴልቪዥን ላይ ስለዚህ ምስሉም በሰፊው ሲሆን እንደውም ደግሞ ዜናውም እንግዲህ ብዙም ታማኝ ታማኝ መረጃ ወይም ታማኝ ምንጭ አንዳንዴ በስፋት የሚዘገብበት ነው። ቴሌቪዥን ራዲዮም በተመሳሳይ እንግዲህ በድምጽ ቢሆንም ወገድ በድምጽ ሞገድ የሚተላለፍ ይሆንም ይሄ ዜና እንግዲህ በጣም አሪፍ ነው። እንግዲህ ይሄ ዜና ከተላለፈ ብዙሁን ደስ የሚልና የሚያስደስት የዜና አይነት ነገር ሲሆን በዛ በራዲዮ እንግዲህ ከእነዚህ ሁሉ ዜናዎችን አገኛለሁ ማለት ነው

በብእር ወይስ በእርሳት ትጽፋለህ? እንግዲህ ጽሁፍ በሁለቱም ልጽፍ እችላለሁ ምክንያቱም በብር እንዳስፈላጊነቱ ልጽፍ እችላለሁ። ብር እንግዲህ ለማይለቁ በትምህርት ቤት ወይም በተለያየ ቦታ ከሆነ የግድ ልጽፍ የምችለው በብር ነው። እንግዲህ በተለያየ ቦታ እንዲህ ቀለል ያለ ወይም ስህሎችን የተለያየ ስዕላ ስዕል ለመሳል የግድ የምጽፈው ወይም የማደምቀው በእርሳስ ነው። ምክንያቱም ብሳሳት ወይም የሆነ ነገር መልሽ እንዳጸፈው ማለት ነው። እንግዲህ በብር ብዙ ጊዜ የሚጻፈው ወረቀቶች ላይ እንዲሁም ግድግዳዎች ላይ በቀልማቶች ለማድመቅ በእርሳስ በተነደፉት ወይም በእርሳስ ምልክት በተደረጋቸው በተደረገበት ቦታ ላይ እንግዲህ በብር የማድመቁ ነገር አለ ብር እና በብር ቀለማቶች ይደምቃል ማለት ነው። እንግዲህ እርሳት ለብዙ ለብዙ አገልግሎት የሚለው እርሳስ ነው። ምክንያቱም በእርሳስ መጽሐፍ መሰረታዊ እና በጣም ጥሩ ነው እርሳስ ለብዙ ነገሩ በጣም ከምንም በላይ ከብእር በላይ እርሳስ የተሻለ ነው ብዬ አስባለሁ። ምክንያቱም አንደኛ ለማጥፋት ቀላል ነው ሁለተኛ እንግዲህ ጽሁፍን ቀለል አድርጎ ደብዘዝ አድርጎ ለመጻፍ ስህልም ቢሆን የሰው ፊቱ ወይም ፌስቱን ለማምጣት በጣም የቀለለ ነው። ማለት ይቻላል። ምክንያቱም የእርሳስ ብዙ ነገሩ በጣም ከስሊበር ወይም የብር መልክ ሲጻፍ ትላለህ በጣም ተወዳጅ ከለር ነው ያለው ወይም ደዘዝ ያለ ከለር ያለው ስለሆነ ብዙ እንግዲህ ለህፃናቶች ይመከራል እንግዲህ አይናቸው ላይ የመብረቅረቁ ነገር ይቀንሳል። ደግሞ እንግዲህ ከዛም አልፎ ደግሞ ህፃናቶች ሲያበላሹ በቀላሉ ለማጥፋት ለተለያየ አጥፍተው እንደገና ድጋሚ ለመጻፍ የግድ እርሳስ ሲሰራ ከስሪቱ እንግዲህ አንተ ሀሳቤ ተደርጎ ስለተሰራ ስለዚህ እርሳስ ከብእር በላይ ብዙ ጥቅም አለው ማለት ነው። ብእር እንግዲህ በራሱ ላይ ቋሚ ወይም ፐርማነንት በሚባል ደረጃ ለማስቀመጥ ወይም ጽፎ ለብዙ አመት ስለሚቆይ ቀለሙ ለረጅም ጊዜ ስለሚቆይ ብዙውን እንግዲህ በብር የመጽሐፍ ነገር ነው። በስፋት የለመርነው እንግዲህ በብር መጽሐፍ በጣም ብዙን አዘወትራለሁ። እንግዲህ ለተለያየ ለባንክ ደረሰኝ ወይም ባንክ ላይ እጅ በእጅ ደረሰ በሚባለው ላይ ወይም በገቢዎች እንዲሁም ለግብር ክፍያ እንግዲህ ለተለያየ ብዙን በብር ነው የሚጻፈው ማለት ነው ብር እንግዲህ በፊት ላይ አባቶቻችን እንግዲህ ብእርን ቀለም በማዘጋጀት እንግዲህ በሸንበቆ ቅርጽ በማውጣት እንዲሁም በዶሮ ላባ በመጠቀም ጽሁፍ ይጽፉ ነበር። እንግዲህ ቆዳ ላይ የተለያየ ወረቀት እንግዲህ በባላይ በማዘጋጀት የሚጻፍበት ነገር ነበረ። አሁን አሁን ግን ብዙን እሱ ነገር ቀርቶ እንግዲህ እስከቶ በተባለው በአዲሱ ወይም ብእር እየተባለ እንግዲህ በተለይም ብዬ ትጠራለህ እንግዲህ ይሄ ብእር በጣም መሰረታዊና አስፈላጊ ነገር ነው ማለት ነው። እንግዲህ እሱ የድሮ ወደ ድሮች ወደ ቆዳ ላይ ስሜድ እስካሁን እንግዲህ ቅርስ ሆኖ እያገለገለ ይገኛል። ይሄ እንግዲህ ብር ላይ በብር መጽሐፍ በጣም ከድሮ እንግዲህ እስከ ሶስት ሺህ አመት እያስቆጠሩ ብራና የብራና ላይ የተጻፉ ጽሁፎች እየተገኙ ይገኛል። እና እሱ እንግዲህ ብር በብር መጻፍ በጣም መሰረታዊ ሆኖ ወይም ጠቃሚ ሆኖ ነው ያለው። እና ወደፊትም ለቅርስ ለልጅ ልጅ የሚተርፍ እንደውም ብዙ አመቶችን በቅርስነት የመቆየት እድሉ ሰፊ ስለሆነ በብር መጽሐፉ ስለዚህ ብርን በብር ላይ ጽሁፍን መጽሐፍ ነው በጣም አሪፉ እንዲሁ እንደውም እንግዲህ መጻፊያውም ወሳኝ ነው በብር ተጽፎ እንግዲህ ብር በብር ቢጻፍም ብእሩ የሚጻፍበት ወረቀት ወይም በቆዳ ላይ ከሆነ በጣም አሪፍ ክህሎት ይኖረዋል ብዬ አስባለሁ ስለዚህ በብር መጻህ በጣም ጥሩ እና አስፈላጊ ነው።

ጥራት ያለው ስራ ማቅረብ ትችላለሀ? ጥራት ያለው ስራ ማቅረብ እችላለሁ ምክንያቱም እንግዲህ ጥራት ያለው ስራ ማቅረብ ለራሴም እንዲሁም ለሰሪታውም በጣም አሪፍ ነው እንዲሁም ለማቀርብለት ሰውም በጣም አሪፍና አስተማማኝ የሆነ ስራ ይሆናል ማለት ነው። እና ጥርት ያለ ስራ ማቅረብ በጣም ለወደፊት ዘላቂነት ያለው ደንበኛ መያዝ እንዲሁም ተረካቢ ማግኘትን ጨምሮ ስለሚያማክል ስለዚህ ጥራት ያለው ስራ ማቅረብ ግዴታ ነው። ምክንያቱም የረጅም ግዴ ስራዎችን ለማካሄድ የረጅም ጊዜ ገቢ ለማግኘት የረጅም ጊዜ ወይም ያልተቆራረጠ ገቢዎችን ለማግኘት የግድ ጥራት ያለው ስራ ማቅረብ ግድ ይላል ማለት ነው። እና ጥራት ያለው ስራ ማቅረብ በጣም የማያሻማና መሰረታዊ የሆነ ርስ ነው። ማለት እወዳለሁ ምክንያቱም ጥራት ያለውን ስራ መስራት ጥራት ያለው ነገር ወይም ፕሮዳክት ወይም ምርት ማቅረብ በጣም አስፈላጊና ጥሩ ነው። ምክንያቱም ጥራት ያለው ነገር ሲሆን ሁሌ ገበያ ይጨምራል ሁሌ ከስተመርም በሰፊው ይጨምራል ማለት ነው። ስለዚህ ፈላጊው ከጨመረ ደግሞ አንድ ሰው ትርፉ እየበዛ እያደገ ይሄዳል ማለት ነው። እየበዛ በሄደበት አደገበት በማን በሄደበት ቁጥር ሰውየው ጥሩ ገቢዎች ይኖሩታል የተለያየ የገቢ ምንጮችም እድሎችም እየሰፉለት ይሄዳሉ ማለት ነው። እና ስለዚህ ጥራት ያለው ስራ ማቅረብ በጣም ወሳኝ ነው ማለት ነው። ለአንድ ሰው እድገት ለአንድ ሰው ክህሎት ማደግ እንዲሁም ለእውቀት ማደግ እውቀትን የማሻሻል ሁኔታ ስለዚህ ጥራት ያለው ስራ በዚህም ይካተታል ማለት ነው። እና ጥራት ያለው ስራ ማቅረባችን ወይም ማቅረቤ በጣም የወደፊት እድሌን የሚወስን የወደፊት የስራ እድገቴን የሰው ወደፊት ገቢዬን የሚያሳድግ እንዲሁም ገቢዬን ከፍ የሚያደርግ ነው። ብዬ የማስበው ነገር ቢኖር ጥራት ያለው ስራን መስራት ሙሉ በሙሉ ሳይዋሹ እውነታውን በመናገር ጥራት ያለው ስራ ማከናወን ለወደፊት በጣም አሪፍና ወሳኝ ነገር ነው ብዬ አስባለሁ። እንደውም በአንድ ስራ ላይ ጥራት ያለው ስራ መስራት ከምንም በላይ ታማኝነት ነው ብዬ አስባለሁ። ሶ ይሄ ነገር ውስብስብ ያለ ስራ ወይም ያልጠራ ስራን ሰርቶ እንዲሁም ውስጡ የተደበቀ አይነት የውሻ ስራን ሰርቶ ጥራት የሌለው ስራን ማስረከብ ትርፉ ራስን አንደኛ ከደንበኛ መራቅ ነው ሁለተኛ ገቢን የራስን ገቢ እንደማጣት ወይም እንደ ማጣት ወይም ገቢን እንደ ማክሰር አይነት ነገር ነው። የሚታየው ምክንያቱም ጥራት ሄደህ ያለው ስራ ካልተሰራ በጣም መጥፎ ነው ምክንያቱም መቼም ሰው ሊያምን ታማኝነት የሚባል ነገር አይኖርም ከዛ በኋላ ገቢም ሊገኝ አይችልም ማለት ነው። ገቢ እንዲገኝ ከተፈለገ ደግሞ ጥራት ያለውን ስራ መስራት ግዴታ ነው ማለት ነው። ጥራት ያለው ስራ መስራት ከራስም በላይም ለሰውም በጣም አሪፍ ነው። ስለዚህ ጥራት ያለው ስራ ሁሌም ስራ ብዬ አስባለሁ ጥራት ያለው ስራ ለሰዎችም ለራስም በጣም ጥሩ ነገር ነው። ስለዚህ በተለይ ታማኝነቱ ብዙ ጊዜ ታማኝነት ነው እዚህ ጋር ጠብቆ ሊነሳ የሚገባው ጥራት በጥራት ሰርቶ ማስረከብ በጥራት ከስተመርን መያዝ በጥራት ደንበኛን መያዝ በጣም ለራስ ነው ስለዚህ የግድ አስፈላጊ ሆኖ ነው ማለት ነው። ያለው እና ስለዚህ በጥራት መስራትን ሁሌም ሰው ቢያዳብር ሁሌ ሰው የራሱን ክሎት ቢያበጅ ጥሩ ነው ብዬ አስባለሁ። በጥራት የመስራት ነገር ቢለመድ በጣም ወሳኝ ነገር ነው ብዬ ነው የማስበው። የጥራት ስራ ላይ መስራት ስለዚህ በጥራት እንስራ ብዬ አስባለሁ። በጥራት የመስራት ነገሮች በጣም ጥሩ ነው ስለዚህ ሰዎችም በጥራት በስራት በጥራት ስሩ እላለሁ ለሚሰሩት ሰዎች እንዲሁ ለሚያዘጋጁት በተለይ ምግብ ምናምን ለሚያዘጋጁት ስራቸውን በጥራት ይስሩ ብዬ አስባለሁ። እና እንዲሁ ስሩ ነው የምለው ከዚህ በኋላ ጥራት የሌለው ነገር እንዳታቀርቡ ለማለት እወዳለሁ። እና በጥራት ከሰራን ጥሩ ገቢ እናገኛለን በጥራት ከሰራን አሪፍ እና ጥሩ ጥቅም ያለው እናገኛለን

ሙዚየም መሄድ ትወዳለህ ወይ? እንግዲህ ሙዚየም በሀገራችን በጣም በሰፊው ይገኛል። ሙዚየም እንግዲህ በጣም የሚያስደስትም እንዲሁ የሚያስፈራ ነገር ቢኖረውም ግን ሙዚየም የአንድ አገር ሀብት የአንድ አገር ቅርስ የአንድ አገር መሰረታዊ ነገር ከሚባል ነገር ሙዚየም ነው። እንግዲህ ሙዚየም በጣም ለአንድ ሀገር እድገት ለአንድ ሀገር ታሪክ ወይም ህብረ ብሄራዊ ጥንካሬ የሚታየው ሙዚየም ነው። ሙዚየም ከሌለ አንድ ሀገር ምንም እንደማለት ነው ወይ የገቢ ምንጭ የላትም። ወይም ሀገር ሁና መታወቋ ወይም ሀገር ላይ መቀጠል ነገሯም ሙዚየም ካልተሰራላትም ከሌላት የጥንት ቅርሶች እንደ መጽሐፍ የተለያዩ እነዚህ ብራና መጽሐፎች አልባሳቶች ይሆን በጌጣጌጥ ያሸበረቁትን ይችላሉ እንዲሁም የተለያዩ የቅርት አካል ሊሆን ይችላሉ በተለያየ ነገር መዓድን ሊሆን ይችላል። ሙዚዬም ለአንድ ሀገር ምን ያህል እድገቷን የሚያሳይ እንግዲህ ሙዚየም በብዙ አይነት ነገር። እንግዲህ አሁን እየተጎበኘህ ያለው በግንባታ ወይም በቤት ስራ የነበረ እንዲሁም በተለያየ ፓርክ እንግዲህ በሙዚየምነት በዩኔስኮ ተመዝግቦ በተለያየ የሙዚየም መጽሐፍትና ቅርሳት ድርሳናት የተለያዩ በተለይ በኦርቶዶክስነት በጣም በሰፊው ሙዚየም ይገኛል። እንደ ሀገር እንግዲህ በአብያተ ቤተክርስቲያን ብዙ አይነት የመስቀል በብር በወርቅ እንዲሁም በመዳብ በነሃስ በተለያዩ አይነት ቅርሳ ቅርሶች ይገኛሉ። እነዛም እንግዲህ በጣም ለሀገራችን ግንባታ ለሀገራችን ስለዚህ በዛም የተነሳ እንግዲህ ሙዚየም የመሄድ እድል ካገኘሁ እኔም እወዳለሁ። እንግዲህ ብዙ እድሉን አላገኘሁም። እንዲሁም ሀገራችን ላይ በተለያዩ አሁን በተለይ በጣም በቅርቡ ሙዚየም እንግዲህ እየተጎበኘ ይገኛል በሰፊው እስከ ቤተ መንግስት ድረስ ክፍት ሆኖ ተመቻችቶ በጣም እንግዲህ ለሰው ምቹ ሆኖ ሀገር ውስጥ ከሀገር ውስጥም ከውጭም የሚመጡ የትኛውም ጎብኝ አካል እንዲጎበኘው በጣም የተመቻቸና ምቹ የሆነበት ወቅት ላይ እንገኛለን። ስለዚህ ሙዚየም በጣም ወሳኝ ነገር ነው። ሙዚየም ለሀገር እድገት ዋና መነሻና መድረሻ ካፒታል በሚባል ደረጃ ሙዚየም ከሌለ የሀገሪቱ ገቢም የሚያሽቆለቁል እንግዲህ ያለው ጂዲፒዋ ያሽቆረቁላል ማለት ነው። እና ሙዚየም በሰፊው ሀገራችን ውስጥ ከመገኘቱም አንፃር እንግዲህ ብዙ የመጎብኘት አንዳንድ እድል ያገኘው ቢሆንም እንግዲህ በሰፊው አላገኘውም ዋና ቅርሶች በሚባሉ እንግዲህ ሙዚቃዎችን አልጎበኘሁም። እንግዲህ የተወሰኑ ሙዚየም ያሉ ቢሆንም በሀገራችን እንደነ ላሊበላ ውቅር አብያተ ክርስቲያን እንዲሁ እነ ፋሲለደስ እንዲሁ ብዙ ቅርሳት በነ አጼ ምኒሊክ በነ አጼ ቴዎድሮት የነበሩ ሙሉ እንግዲህ መጽሐፎችም እንደው የተለያዩ የተለያዩ አይነት ለተለያየ ቁሳቁስ ሲጠቀሙት የነበሩ ፕሮዳክቶች ወይም በእጅ ወይም በብረት ተቀጥቅጠው የተዘጋጁ ለተለያየ አገልግሎት ሲውሉ የነበሩ እቃዎችን ነበሩ እንዲሁም በአጼ ዘመነ ዮሐንስ ጊዜም እንደዛው ብዙ እንግዲህ በተለያየ አጋጣሚ እንግዲህ እየተዘከረ ይገኛል። እንደውም በአዲስ አበባ እንግዲህ ባድዋ ሙዚየም ውስጥ እንግዲህ በጣም በሰፊው የነሱ ታሪክ ድርሳን እንደውም ብዙ ተጽፎ በሰፊው ይገኛል። ይሄ ታሪክ እንግዲህ በጣም መሰረታዊ የሙዚየም ሂደት ወይም ለሀገራችንም እንደ ገቢ እያገለገለ ይገኛልና። እንግዲህ ሙዚየም ሲባል እንዲሁ እንደ ቀልድ ዝም ብሎ የምትጠራ ሳይሆን ለሀገር ግንባታ የሀገር ሁለት አይነት እንግዲህ ሙዚየም ሲነሳ ሁለት አይነት ነገር ይዞ ይመጣል። ለሀገር ጥሩ ግንባታና ለሀገር መጥፎ ገጽታ ወይም ይዞ ሊመጣ ይችላል። ጥሩ ግንባታ እንግዲህ ገቢ ማስገኘት ሀገርን ማሳደግ ጥሩ በጥሩ ነገር ሙዚየሙ ሲቀመጥ ጥሩ አይነት ሙዚየም ከተቀመጠ መጥፎ ሙዚየም ከተቀመጠ እንግዲህ በአንድ ቦታ ለሀገር ግንባታ የማለኮስ ለሀገር ግንባታ የማቆሸሽ እንዲሁም ታሪክን የማበላሸት ነገር ሊፈጠር ይችላል። ግን ሙዚየም በጥሩ ሁኔታ ለሰው ማስተማሪያ ለወጣቱ ማስተማሪያ ምንም ለልጆች ለሀገር ተረካቢው ማስተማሪያ የሚሆንበት አይነት አለ። እንግዲህ ሙዚየም በጣም መሰረታዊ ነገሩ እንግዲህ አስቀማጩና ታሪክ ሰናጁ እንግዲህ ጠርዞ ያስቀመጠው የታሪኩ ለታሪኩ ባለቤት ወይም ታሪክ ተናጋሪው ወይም ያሙዜም ያደረገው ከመቼ መቸቱ በጣም ወሳኝ ነው። መቼ የትና የት ተሰራ እንዴት ሆነ የሚለው ለአንድ እንግዲህ ሙዚየም በጣም መሰረታዊና አስፈላጊ ለአንድ ሀገር እድገት አስፈላጊ ነው። ብዬ አስባለሁ

የጎረቤቶችህን ድምጽ ትሰማለህ? የጎረቤቶቼ ድምጽ እንግዲህ በጥሩም በመጥፎም የምሰማበት ነገር አለ እንግዲህ የጎረቤቶቼን ድምጽ እሰማለሁ እንግዲህ በተለያየ እንግዲህ የጎረቤት ድምጽ። በጥሩ ጎንና በመጥፎ ጎን ብዙም በመጥፎ ጎን ያለ ሲሆን እንግዲህ የጎረቤቶችን ድምጽ መስማት ብዙ እንግዲህ አንዳንዴ አስፈላጊ ቢሆንም ግን ብዙም በጣም ወደ እድገት መሄድ የማይፈልጉ ሰውን እድገት የሚያኮስሱ። ለሰው እድገት እንኳን መጨነቅ ይቅርና ለራሳቸው አስበው ብዙን ትኩረት ቢሰጥም ይሄ ጥሩ ሆኖ ግን። ለራሳቸው እንኳን እድገት የማይሆኑ ሰውን የሚመቀኙ አይነት የጎረቤት እንትን ስላሉኝ ስለዚህ እኔ ጎረቤትን ብዙም የመስማቱ ነገር የለም። እንግዲህ ጎረቤት ከጥቅሙ በላይ ጉዳቱ ያመዝናል። እንግዲህ ጥቅሙ ደግሞ እንግዲህ ለአንዳንድ ነገር ድምጽ የመስማት ሲረብሹ እንግዲህ ጫጫታ በተለያየ የድምጽ የመስማት ነገር አለ። እንግዲህ ጎረቤት በተለያየ አጋጣሚ እንግዲህ የሆነ የተለየ ነገር ሊፈጥሩ ይችላሉ

ሻማ ማብራት ትወዳለህ? ሻማ እንግዲህ ማብራት ብዙ ጊዜ ባልወድም ግን ሻማን እንግዲህ ለተለያየ አጋጣሚ እንደ ሀገራችን እንግዲህ እናበራለን። እና ሻማንም እንግዲህ አበራለሁ ብዙዉን ጊዜ እንግዲህ ሻማ ምናበረው ይሄ ንግስ ባዓላት በሚሆንበት ጊዜ ባዓላት ለማስታወስ እንግዲህ ዛሬ ይሄን ሪከርድ ባደረግበት በማደርግበት ወቅት በሀገራችን እንግዲህ ሃያ አንድ ነው እመቤታችን የድንግል ማርያም ቀን ስለሆነ ታስባ የምትውልበት እንግዲህ ብዙን ጧፍ ማነው ሻማ የማብራት ነገር። ይካሄዳል በቤተክርስቲያንም በተለያየም ሻማ ይበራል እንግዲህ ይሄ ፕሮዳክትም በደንብ በሰፊው እየተመረተ ይገኛል ይህ ሻማ። እና ከዛ አልፎ እንግዲህ ሻማ እንግዲህ እንደሚታወቀው እንደ ሀገር እንግዲህ ልደት ይሄ ልጆች ልደት ይሄ ሰዎች እንግዲሁም ልደት ልጆች ልደት ላይ እንግዲህ እንደ እድሜያቸው በቁጥርም እንዲሁም በሻማ ብዛት በዳቦ ላይ እንደውም በኬክ ላይ በተለያየ ላይ በማድረግ እንግድ ሻማዎች የሚበሩበት ነገር አለ። እንዲሁም በዩኒ ቨርሰሪ ደይ ወይም አሁን የተለመደ በቅርብ እንግዲህ በሀገራችን እንኳን ብዙ ያልተለመደ በአለማት ሀገር ብቻ የነበረህ ይሄ እንግዲህ ዩኒቨሪሰሪ ዴይ የሚባልና ቫላንታይን ዴይ ሻማ እንግዲህ በደማቁ እየበራ ይገኛል። እንግዲህ ሻማን በሰፊው የማብራት ነገር እንዲሁም እንግዲህ ከቀጫጭን ሻማ አልፎ እንግዲህ ባላንታይ እንዴ ቀይ ሻማና የተለያየ ውበት ያለው ሻማ የማብራት ነገር። ተጀምሯ እና እሱ በጣም ደስ የሚል ነገር አለው እና ስለዚህ እንግዲህ ሻማ ማብራት በጣም አሪፍ እና ወሳኝ ነገር ነው። ሻማ በጣም ጥሩ ነገሩ እንግዲህ ሻማን ማብራት የሚያስደስተው ነገር ለተለያየ ነገር መጠቀሙ መዋሉ እንግዲህ እንዲሁም ቀልጠው ለሌላ አገልግለት መዋሉ ነው። እንግዲህ በሀገራችን በጣም እንግዲህ ትኩረት ሰጠን የምናብራው እንግዲህ መብራት የለም መብራት ባልደረሰበት አካባቢ። ሻማን እንግዲህ የማብራቱ ነገር በጣም እንጠቀማለን ሻማን በሰፊው እናበራለን ሻማን እንግዲህ መብራት ብዙዉን ጊዜ ስለሚጠፋ ሻማ ብዙ ጊዜ እንጠቀማለን ሻማ እንግዲህ እንደ ሀገራችን በሰፊው መብራት ሲጠፋ ነው እንግዲህ የምንጠቀመው ወይም ገጠር አካባቢ በሰፊው እንጠቀመዋለን ማለት ነው። እንግዲህ መብራት በቂ ሆኖ እስከሚገባ ሻማ እንግዲህ አሁን ደግሞ ደስ የሚሉ እንግዲህ በየአካባቢው በማኑዋል ወይም እጅ በእጅ በሚባል የማምረት ነገር ቀለል ብሎ ሻማን አምርቶ የመጠቀም ነገር እና ሻማ እንግዲህ ባልወድም የግድ ማብራት ስላለብኝ አበራዋለሁ ምክንያቱም ሻማ የግድ ብርሃን ለማግኘት ሻማ እናበራለን ማለት ነው። እንደውም የልጄ ልደትን ለማስደሰት ልጆቼን እንግዲህ የወደፊት ተስፋቸውን እንደ መብራት ለመብራት እንግዲህ ሻማ የምናበራበት ነገር አለ። እንደውም እንግዲህ ብዙ የተለመደ እንግዲህ ሰርፕራይዝ የሚባል በተለያየ መልኩ እንግዲህ ሻማን ዲኮር አድርጎ አብረቶ እንግዲህ ሰርፕራይዝ ወይም የማስደሰት ነገር ድንገት ድንገት ፈንጠዚያ የሚባል ነገር ብዙ ይካሄዳል እንግዲህ። ሻማ በዛ እንዲሁም በባላንታይን ደይ እንግዲህ በተለይ በወጣቶቹ እንግዲህ ሁለት ጥንድ ወይም ሴትና ወንድ በፍቅር ሲጣመሩ እንግዲህ ይሄ ነገር ወንዱ ወይም ሴቷ የሚያስደስቱበት ወይም ሰውየውን ወይም ሴትየዋን የሚያስደስቱበት ነገር አይነት እየተፈጠረ ይገኛል። ሻማ ማብራት እንደውም አሁን በሰፊው ሻማ ማብራት እንግዲህ በቴሌቭዥንም ን በተለያየ ነገር የምናየው ሻማን የማብራትና እንግዲህ እየተካሄደ ያለው በሀዘን ወቅት ሻማን እንግዲህ ትልቅ ሻማዎች እንደዚህ ባለሽታ የሚባሉ ሻማዎች ሲበሩ በሚስተዋላላ እናያለን እና ሻማ እንግዲህ በተለያየ አጋጣሚ አበራለሁ ማለት ነው። ወይም ይበራል ማብራቱ እንዳለ ሆኖ እንግዲህ በሀዘን ወቅትም ሻማን የማብረት ነገር እና እየተፈጠረ ይገኛል እና ሻማ ማብራት በጣም መሰርታዊ እና ክህሎታዊ ነገር ሆኗል አስፈላጊ ነው። እና ስለዚህ በሰፊው እየተመረተ ይገኛል የሻማ ማብራት ወይም ሻማን የማምረት እንዲሁም ይሄ ዋክስና ክር አንድ ላይ በማጣመር እንግዲህ ዋክሱን በማቅለጥ ሻማ እየተሰራ ይገኛል ይሄም አንድ የገቢ መንጭም ሆኗል ሻማና ማብራት ወይም ሻማን መስራት ማለት ነው። እና ሻማን መስራት በጣም ጥሩ ነው

ስንት ብርድ ልብስ የብርድ ልብስ ትጠቀማለህ ነው? እንግዲህ ብርድ ልብስ በተለያየ አጋጣሚ የተለያየ ብርድ ልብስ ልጠቀም እችላለሁ እንግዲህ። አሁን ባለው ደረጃ እንግዲህ ሁለት ብርድ ብርሶችን እጠቀማለሁ እንግዲህ። ያው እንግዲህ ሌሊት ላይ ብርድ ከመኖሩማ አንፃር እንግዲህ ሁለት ብርድ ልብስ እጠቅማለሁ። ሙቀት ሲሆን ደግሞ አንድ ብርድ ልብስ እጠቀማለሁ ምክንያቱም ሙቀት በሆነ አጋጣሚ እንግዲህ ብርድ ልብስ ሳሳ ያለ ወይም በፎጣ መልክ የተዘጋጀ ብርድ ልብስ ልጠቀም እችላለሁ። እንግዲህ ሲቀዘቅዝ ደግሞ ያው በመደራረብ የተለያዩ ልብሶችን ደርቦ ወይም ብርድ ልብሶችን የመልበሱ አጋጣሚ አለ። እና ብርድ ልብስ መጠቀም በጣም ጥሩ ለሙቀት። አሁን ባለው ይሄ ኮምፈርት የሚባለው ብርድ ልብስ ውስጥ ደግሞ መጠቀም በጣም ለሙቀትም እንደ ተለያየ ታስቦ የተሰራ ስለሆነ በጣም አሪፍ ነው። እና ስለዚህ ብርድ ልብስ እንግዲህ እኔ ባለው ሁለት ሶስት እጠቀማለሁ። እና ይሄ ስለሆነ ደግሞ በጣም አሪፍ እና መሰረታዊ ነገር ከሚባሉት ውስጥ እንግዲህ ብርድ ልብስ አንዱ ብርድ ልብስ ነው። እና ብርድ ልብስ መጠቀም በጣም ጥሩ ነገር ነው ብርድ ልብስ እንግዲህ እንደ አስፈላጊነቱ ሁለት ሶስት እጠቀማለሁ ማለት ነው። ብር ድምጽ እንግዲህ ከአሰራሩ ጀምሮ እንግዲህ ለየት ለየት ያለ ብርድ ልብስም እየመጣ ስለሆነ በተለያየ ሱቅ ላይ የተለያየ ብርድ ልብስ እየመጣ ይገኛል። እና ብርድ ልብስን መጠቀም ደግሞ ለብርድ ደግሞ ብርድ ልብስን እንግዲህ መልበስ ከጤና እንደዚሁ ከብርድ የሚመጡትን በሽታ በብርድ የሚመጣውን በሽታ ለመከላከል። እንዲሁም ከተለያየ ቅዝቃዜ ለመዳን እንግዲህ ብርድ ልብስን ደራርቦ እንግዲህ ሳሳ ያለ ብርድ ልብስ ከሆነ ሁለት ሶስት ደርቦ የመልበስ ነገር አለ። ምክንያቱም ታሞ እንግዲህ ወደ ህክምና ከመሄድ በፊት መጀመሪያ ራስን መጠንቀቅ ለራስ ማሰብ ራስን መቆጣጠር አልበሳት ደግሞ ለዚህ አንዱ አስተዋጽኦ ያደርጋል። ስለዚህ ብርድ ልብስን መልበስ በጣም አሪፍ እና ወሳኝ ነገር ነው። ስለዚህ ብርድ ልብስ በጣም ጠቃሚ አልባሳት ነውና ብርድ ልብስ ግዴታ ነው ማለት ነው። ስለዚህ ብርድ ልብስ ደራርቦ ከተገኘ ሁለት ሶስት እንግዲህ ደራርም ብርድ በሆነበት ወቅት መልበስ በጣም አስፈላጊ ነገር ነው። እንግዲህ ከዛም አንፎ እንግዲህ ሙቀት በሚሆንበት ጊዜ ደግሞ ብርድ ልብስን አብዝቶ ድራርቦ መልበስ ማለት ነው። እንግዲህ በጣም ለተፈጥሮም ጥሩ አይደለም እንግዲህ ሙቀት ብዙን የመልበስ ነገር በጣም ለጤናም ደግሞ ብዙ ሙቀት ሲፈጠር ብዙ ደም የመሞቅና ሌላምችግር ስለሚያመጣ እንግዲህ ለግፊትም ችግር ለ ሊሆን ስለሚችል ስለዚህ ሙቀት በሚሆንበት ጊዜ ደግሞ ቀለል ያለ ሳሳ ያለ እንግዲህ አንድ ብርድ ልብስም ሳይሆን ከዛም በፎጣ መልክ እንግዲህ የብርድ ልብስ ዝርያ ሆኖ የሆነ እሱ ቢለበስ አሪፍ ነው። ብዬ አስባለሁ ግን ብዙ ጊዜ ቅዝቃዜ ሲኖር ነው እንግዲህ ሁለት ሶስት እኔም እየለበስኩኝ ያለሁት እንግዲህ አሁን የበጋ ወቅት ቢሆንም እንግዲህ ጠዋት ጠዋት በጣም ይቀዘቅዛል ማለት ነው። እና በሚቀዘቅዝ ወቅት ደግሞ የግድ ብርድ ልብስ መልበስ ደራርቦ መልበስ ግዴታ ስለሆነ እንግዲህ ለራስ ነው ጤንነትን መጠበቅ ጤንነትን ማወቅ ለራስ ነው ብዬ አስባለሁ። ስለዚህም ብርድ ልብስ በጣም ነገሩ ብርድ ልብስን ደራርቦ ከብርድ መከላከል ነው ብዬ አስባለሁ። እና ብድር ልብስ የመልበስ ነገር በጣም ወሳኝ ነገር ነው ብዬ አስባለሁ። እንግዲህ ብርድ ልብስ እንልበስ እላለው እንግዲህ ለብርድ አንጋለጥ ለብርድ ስንጋለጥ በጣም ከባድ ነው። እንግዲህ የተለያየ በዚህ አጋጣሚ እንግዲህ የልብስ ማነስ ብርድ ልብስ ደርቦን አለማልበስ እንግዲህ አንዴ የብርድ በሽታ የገጠመኝ ሲሆን እሱን ደግሞ ብዙ ነገር ዋጋ ያስከፈለት ይሆን እሱን ለማስተካከል በጣም ዋጋ ከፍዬበታለሁ። ስለዚህ በጣም ከባድ ነገር ነው ስለዚህ እሱን ማስተካከል ብርድ ልብስን ደጋግሞ መልበስ ደራርቦ መልበስ ግዴታ ነው ማለት ነው። ስለዚህ እንደዛ አድርጎ መልበስ በጣም አሪፍና ፍትሁን ነው ብዬ አስባለሁ ማለት ነው

የትኛውን የቀኑን ሰዓት ትወዳለህ? እንግዲህ ብዙ እኔ ሁሉንም እወዳቸዋለሁ። ከጠዋት አንስቶ እስከ ሃያ አራት ሰዓት ሙሉ እወደዋለሁ። እንግዲህ ጠዋት ከእንቅልፌ ተነስቼ ጸሎት የማደርግበት ከዛም ቀጥሎ እንግዲህ ቁርስ በልቼ ወደ ስራ የምሄድበት ወይ ወደ ስራ የምሰማራበት ስለሆነ ጠዋቱንም በጣም እወደዋለሁ። እንግዲህ ጠዋት በጣም ትኩረት የሚሰጥበትና በጣም መሰረታዊ የሚባል የጠዋት ሰዓት ነው እንግዲህ ጠዋት በጣም አስፈላጊ ነው። እንግዲህ ከሰአት ደግሞ እንግዲህ ምሳ ሰዓት ሰዓት ደክሞን አረፍ አረፍ ብለን ምሳ የምንበላበት ስለሆነ እሱን በጣም ነው የምወደው ያን ሰዓት። የቀኑን ሰዓት እንግዲህ እወደዋለሁ። እሱ የቀኑን ሰዓት እንዲህ ለምሳም ከስራ ከደከመን በኋላ ወደ እረፍት ወጥተን እንግዲህ ለምሳ ሰዓት ለመብላት ከዛ ቀጥሎ ደግሞ እንግዲህም ሻይ ጠጥተን እረፍት ወስደን ከእረፍት ከወሰድን በኋላ እንግዲህ ወደ ስራ የምንመለስበት ነገር ስለሆነ ስድስት ሰዓት በጣም ነው አሪፍ ነው። ከምንም በላይ ደግሞ የምወደው እንግዲህ ከስራ ወጥቼ ወደ ቤት ስመለስ እንግዲህ ስራን ሙሉ በሙሉ ጨርሼ ወደ ቤት ስመልስ በጣም የምወደው የቀን ሰዓት ነው። እንግዲህ ያ ወደ አስራ አንድ ሰዓት አስር ሰዓት እስከ አስራ አንድ ሰዓት ያለው ከስራ ለመውጣት እንግዲህ ያብቃቃበት መሰረታዊ ነገር ነው ብዬ ነው የማስበው። እንግዲህ እሱ በጣም አሪፍ ወሳኝ ነው። እና እንግዲህ ያ ሰዓት በጣም ሰዎችንም የሚያስደስትበት እንግዲህ ሰው ከስራ ደክሞ አይምሮ የደከመውን አይምሮ አረፍ ለማድረግና ወደ ቤት ተመልሶ እንግዲህ መክሰስ ሰዓትም እራትም የሚያዘጋጅበት ሰዓት ስለሆነ በጣም አሪፍ የሆነ ሰዓት ቢኖር አስር ሰዓት እስከ አስራ አንድ ሰዓት ወደ ስራ ከስራ ወጥቶ ወደ ቤት ለመሄድ ብዙውን ሰው በትኩረት የሚሰጠው የሚወደው በጣም እኔም የምወደው እሱን ነው። እና እንግዲህ ከዛ አልፎ ደግሞ እንግዲህ አሁን በድጋሚ ወደ ምሳ ሰዓት ስመጣ ምሳ ሰዓት በጣም ትኩረት የሚሰጠውና ሁሉም ሰው የሚወደው እንግዲህ ጠዋት በቁርስ የቆየን አይምሮ ወይም የደከመን የሰውነት ክፍል አጠንክሮ ለመመለስ በተለይ በቀን ስራ የሚሰራ ሰው የግድ ወደ ምግብ በደንብ ምግብን መመገብ ስላለበት እንግዲህ ስራ አቋርጦ ላለመሄድ ሲል የግድ ምሳ ሰዓት ነው ወጥቶ የሚበላው ማለት ነው። ይሄ ምሳ ሰዓት በጣም ለዛ ለጉልበት ሰራተኛው ሸክም ለሚሸከመው በጣም አሪፍ ነው ብዬ ነው ማለት ነው። ምክንያቱም ሌሊት ተጠቅሞት ያደረው ምግብ ሙሉ በሙሉ እንግዲህ ወደ ጉልበት ስራ ሲቀየር እንግዲህ የተመገብነው ምግብ ስለሚያልቅ ሙሉ ተፈጭቶ ስለሚያልቅ እንግዲህ ወደ አዲስ ጉልበት ለማመንጨት እና አዲስ ጉልበትም ለመፍጠር የግድ እንግዲህ ምግብን መመገብና ተጨማሪ እንደ ፈሳሽ ነገር መውሰድ ስለሚያስፈልግ እንግዲህ ምግብን ለመመገብ ደግሞ ይሄ ደግሞ የምሳ ሰዓት እንግዲህ ስድስት ሰዓት ነው በደንብ የጠዋቱም ያልቃል እንግዲህ ይሄ ግማሽ ሰዓት ላይ በጣም ምግብ የሚያስፈልገን ምክንያቱም ከዛ እንደወጣ ደግሞ ከምሳ መልስ እንግዲህ ስራ ድጋሚ ወደ ስራ የምንመለስበት ወይም ስራ ሁለተኛ ለመስራት የምንገባበት ስለሆነ እሱ እንግዲህ በጣም ትኩረት የሚፈልግና ትኩረት የሚያሻው እንግዲህ ያ የምሳ ሰዓት ልዩ እንግዲህ የምግብ ወይም ለስ የሚል ሰዓት ቢኖር ስድስት ሰዓት ነው ማለት ነው ስድስት ሰዓት እስከ ሰባት ሰዓት የምሳ ሰዓት በጣም ሁሉም ሰው የሚወደው ሁሉም የሚስማማበት ልዩ ሰዓታችን ነው ማለት እወዳለሁ። የሰዓት እንግዲህ በጣም አክብሮት አለኝ ለዚህ ሰዓት ምክንያቱም የምሳ ሰዓት ሲደርስ በጣም እንግዲህ በትኩረት ሰዓት በደንብ የምናይበት የምሳ ሰዓት እንግዲህ በጣም እኛ ምሳ ሰዓት የምንለው ስድስት ሰዓት ተኩል እስከ ሰባት ሰዓት የመውጫ ሰዓት ነው እንግዲህ ስድስት ሰዓት ተኩስ ከሰባት ሰዓት ተኩል ማለት ነው ወይም ሰባት ሰዓት የወጣ ስምንት ሰዓት ወደ ስራ የሚመለስ ነው ያ ሰዓት እንግዲህ ሁሉም ሰው የሚወደው ላይክ የሚያደርገው በጣም የሚመርጠው የስራ ሰዓት ነው እና ይሄ በጣም ተወዳጅና ምርጥ የሆነ የሰዓት አይነት ነው ማለት ነው ስለዚህ በጣም እንወደዋለን ያን ሰዓት። እንደውም መክሰሳችን የመክሰስ ሰዓትም በጣም ተወዳጅ ነው። እንወደዋለን የመክሰስ ሰዓትም። የመክሰስ ሰዓት ራሱ በጣም አሪፍና ትኩረት የሚሻው አይነት ስራ ነው እሱም ተወዳጅ ነው።

ስራህን ትወደዋለህ? አዎ ስራዬን በጣም ነው የምወደው። እንግዲህ ስራውን የማይወድ ሰው የለም። ስራዬን እንግዲህ የግድ መውደድ አለብኝ ማለት ነው። ስራየን ካልወደድኩኝ ምንም አይነት እንግዲህ ገቢ ሊኖረኝ አይችልም። ስራዬን ካላከበርኩኝ ካልወደድኩኝ ስራዬን ለሰው ካላስተዋወቅኩኝ በደንብ እንግዲህ ስለ ስራ ለሰውም ለራሴም በደንብ ማሳመን እና አለብኝ ማለት ነው። ስራ እንግዲህ በጣም አስፈላጊና የሰው ልጅን የእለት ተለት ተግባር ሆኖ እንግዲህ የትኛው አለም ላይ የሚገኝ ሰው የእለት ተለት ተግባሩ ወይም ክንውን የግድ ስራውን መውደድ አለበት። ስራውን ካልወደደው ስራዬን ማልወደው ከሆነ ስራዬን ማላከብረው ከሆነ ስራዬን ጥሩ አስተሳሰብ ከሌለኝ ለስራየ የግድ ቀጣይነት ወይም ቋሚነት ኑሮኝ እንዲህ ገቢ እንዳገኝ እንትን እንድል ምንም ጥቅም ሊኖር አይችልም ማለት ነው። እና ስራዬ የግድ አሪፍ ሆኖ እንትን ሊሄድ ይችላል። ስራዬን ማግኝቴ በጣም አሪፍና መሰረታዊ ነገር ነው ብዬ ነው የማስበው። ስለዚህ ስራ የግድ አስፈላጊና ትኩረት የሚሻ ነገር ነው ማለት ነው። እና ስራ ስራዬን የግድ መውደድ በጣም አስፈላጊ ነገር ሆኗል ማለት ነው። ስለዚህ ስራ በባህሪው በጣም ትሁት ያደርጋል ማለት ነው። ስራን መውደድ የስራ ፍላጎት ያለው ወይም ስራን የሚወድ ሰው በጣም ስለ ስራው ያስባል። ስለ ስራው ይጨነቃል ምክንያቱም ስራው ማጣት አይፈልግም ማለት ነው። እንግዲህ ስራን የሚወድ ሰው ማለት ነው ስራውን ከወደደ ሰው በጣም ለስራው ዝቅ ብሎ ስራውን መስራት ይፈልጋል። ስራውን ማሳደግ ይፈልጋል። ስራው ተወዳጅ ሁኖ ብዙ ሰው ጋር እንዲደርስ ይፈልጋል ማለት ነው። አሁን ለምሳሌ አንድ ሰው ሶፋ ወይም ይሄን እንደዚህ በንጨት ዘርፍ የሚሰራ ሰው ቢኖር ዝቅ ብሎ ጠርቦ እንግዲህ ቆርጦ ስንት ነገር አድርጎ ያ ስራው ተወዶ ራሱም ወዶት የግድ ብዙ ሰው ጋር እንዲደርስለት ለብዙ ሰው ወይም ለሚገዛው ለከስተመር ባሪፍ ዋጋ እንዲሸጥለት፤ የተለያየ ነገር ለማድረግ የግድ ስራው ስለሚያስፈልገው ስራውን በደንብ ይወደዋል ማለት ነው። ስራውን ትኩረት ሰጥቶ ይሰራል። ወዶት ነው ማለት ነው። የግድ እንደዛ ካልሆነ ስራን ካልወደዱ ውጤት አይኖርም ውጤት ከሌለ ደግሞ እንግዲህ የመክሰሩ ነገር ስራን የመጥላት ነገር ይፈጠራል። ማለት ነው የግድ ስራን ደግሞ ለመውደድ የግድ ስራን በደንብ በአግባቡ ሰዓትን ጠብቆ መስራትን ያካትታል ማለት ነው። ስለዚህ የስራን ሰዓትን አክብሮ መስራት ሰዓትን በደንብ አዋህዶ በጣም በጥሩ ሁኔታ መስራት በአሪፍ ነው ማለት ነው። ስለዚህ ለስራ ፍላጎት እንዲኖረው ያደርጋል ማለት ነው። ስለዚህ አንድ ሰው ደግሞ ለስራ ፍላጎት እንዲኖረው መጀመሪያ ስራውን መውደድ አለበት ማለት ነው። ስራ እንግዲህ ስራን የማይወድ ሰነፍ ሰው ምንም የወደፊት አላማው የተዛባ ለወደፊት ጥሩ አመለካከት የሌለው ለሰዎች አመለካከት የሌለው ሰው ቢሆን ስራን የማይወድ ሰው ነው። ስራ የሚጠላ ሰው ስንፍና ይጫነዋል። ስራን የማይወድ ሰው ሰውን ይመቀኛል። ሰውም ሲሰራ የማይወድ ስራው ሲያድግ ብዙ ትኩረት ያደርግና እንግዲህ ራሱ የሚጥልበት ለሰው ጥሩ አመለካከት ሳይኖረው ስራን ያናንቃል ማለት ነው። እንግዲህ ስራን የሚያናንቁ ሰዎች ብዙዎች ሰነፍ ናቸው። ማለት ይቻላል። ስራን አናንቀው ለማስነፍ እንዲሁም ስራ የሚወደውን ሰው አብረው እንደነሱ ስራ እንዳይሰራ ለማድረግ ብዙ የማይጥሩት የማይግሩት ነገር የለም። ይሄ ሲሆን ደግሞ እንግዲህ ስራዬን እንዳልወድ ካደረጉኝ በጣም መጥፎ ባህሪና መጥፎ ይሄ ጓደኛዬ ወይም የስራ ጓደኛ ነው ማለት ነው። እንደሚያደርግ ጓደኛ በጣም በጣም የሚያሳዝንና ከባድ ይሆናል ማለት ነው። እና ስለዚህ ስራን መስራት በጣም መውደድ ስለ ስራችን መውደድ ስራችን እንዴት እንስራ ብሎ ማወቅ ግድ ይላል ማለት ነው። እና ስራን መስራት በጣም ጥሩ እና መሰረታዊ አስፈላጊ ነገር ሁኖ ይገኛል ማለት ነው። እና ስራን እናክብር። ስራችንን እንውደድ። ስራዬን እወዳለሁ ስራዬን ወድጄ አክብሬ እሰራለሁ ማለት ነው። መልካም ስራ እላለሁ። ስራ እንውደድ። ስለ ስራ እንጨነቅ። ስራ የሌላችሁ ሰዎች ስራ ፈጠሩ። ስራ ያላችሁ በደንብ አሰሩ ስለዚህ ስራችንን እንውደድ እላለሁ።

ጨው ብዙ ትወዳለህ ወይ እንግዲህ ብዙ ጨው አልወድም ብዙ ጨውም የመጠቀም ዕድሌ ትንሽ ነው ጨው ምክንያቱም ጨውን ማብዛት እንግዲህ ለኩላሊት ለጉበት እንዲሁም ለጨጓራ በጣም ብዙ የተጓደኝ በሽታዎች አሉት እንግዲህ ጫው አልወድም ብዙ እንግዲህ በትንሹ እንዲሁ ሰዎች እንግዲህ በቡና በተለያየ የምግብ አይነት የምንጠቀመው ሲሆን በሀገራችን በቡና በተለይ በጣም እንግዲህ ጨውን የመጠቀም ነገር አለ እና ብዙ እንግዲህ የልብ ድካም እንግዲህ ልብ የደም መርጨቱን በጣም የሚያዳክመው ነገር ቢኖር ጨው ማብዛት ነው ጨው የሚያበዛ ሰው እንግዲህ ልብ ያዳክማል ማለት ነው ስለዚህ ጨውን ባናበዛ ጥሩ ነው ብዬ አስባለሁ ጨው ሲበዛ በጣም ከባድና አስቸጋሪ ነው ምክንያቱም ጨውም ማብዛት በጣም ለልብም ለኩላሊትም ያስቸግራል እና ኩላሊት ራሱ ጨው የሚያበዛ ሰው ኩላሊትም የሚያስቸግረውና የሚከብደው ሲሆን እና ስለዚህ ጨውን ማብዛት በጣም ከባዱ ነገር ነው ብዬ ነው የማስበው ጨውን ቀለል አድርገን እንጠቀም ጨውን አነስ አድርገን ለሰውነታችን ብቻ ተስማሚ የሚሆነውን በመጠኑ አዮዲን ጨው ብንጠቀም ብዬ አስባለሁ። እኔ ጨው ብዙ አልወድም። እንግዲህ ቡና ላይም አልጠቀምም። እንግዲህ ቡናን በባዶ ነው የምጠቀመው ይሄ ደግሞ ቡና ላይ ብጨው አድርጌ ስትጠቀም እንግዲህ ብዙ የመድከም ላብ ላብ የማለትና የልብህ የደም ርጭት ይህ የመሞቅ እንዲሁም የመፍጠን ነገር ስላመጣ ስለዚህ እሱን ባቆምኩበት ጊዜ እንግዲህ የተስተካከለ እንዲሁም ስፖርት ላይ ብዙም ስለማዘወትር ስለነበረ እንግዲህ ጨው ብዙ ስጠቀም እንግዲህ ለዛም ስላልተመቸኝ እንግዲህ እሱን ለማቋረጥ ተገድጃለሁ ማለት ነው እና ጨው እንግዲህ በትንሹ የራሱ የንጥረ ነገር ከ እንግዲህ ምግብ ጋር ወይም ከገበታ ጋር ትንሽ ትንሽ መጠቀም ከምግብ ገበታ ጋር በጣም አሪፍ ነው እንግዲህ ጨው የራሱ ብዙ ጥቅሞች ቢኖሩትም እንግዲህ ጉዳታቸው ደግሞ በጣም ያመዘነና ሰፊ እህ የሆነ ነገር ነው እና ጨውን በብዛት መጠቀም እኔ አልወድም ጨውም ብዙ አልወድም ስለዚህ ጨውን ቀነስ አድርጎ መጠቀም በጣም ትልቁ ወሳኝ የጤና ጥቅም ነው ብዬ ነው የማስበው እንግዲህ ጨውን አለማብዛት ማቅለል በጣም አሪፍ ነው። ስለዚህ ጨውን አብዝቶ የሚጠቀሙ ሰዎች በብዛት እንግዲህ የጤናቸው ላይ እክል እየፈጠረባቸው ይገኛል ማለት ነው እንግዲህ በተለያየ ጊዜ ጨው አብዝተው የሚጠቀሙ ሰዎች እንግዲህ ህይወትን እስከ ማጣት በኩላልትም ይሁን በተለያየ እንግዲህ በሽታ እንግዲህ ይህ ነገር እየተፈጠረ እንዲሁም በጉበት እንግዲህ ጨው የመጉዳት እንዲሁም ሳምባ በተለይ እንግዲህ ከጨው ጋር ትንሽ ንክኪ አይነት ከሌላ እንትን ጋር ቢሆን ጨውም ለዚህ አንድ አስተዋጽኦ አለው በተለይ ጨጓራን የመላጥና የማስቸገር ነገር አለ ስለዚህ ጨውን ቀለል እናርግ! ጨውን ቀለል አድርገን ብንጠቀም አሪፍ ነው ብዬ ነው የማስበው ስለዚህ ጨውን አለማብዛት በጣም ጥሩ ነገር ነው ብዬ ነው የማስበው ስለዚህ ጨው አብዛ ጨውን በጣም ባናበዛ ጥሩ ነው ብዬ ነው የማስበው እና ጨው እንግዲህ ብናቀል ጨው ቀል አድርገን ብንጠቀም ለራሳችን ለቁመናችን እንግዲህ እንዲሁም በተለይ ለወዛችን ለፊታችን ወይም ለቆዳችን ልሰላሴ ወይም ከለር ጨውን በሰፊው ወይም አብዝተን ባንጠቀም እላለሁ ምክንያቱም ከራስ ተነስቼ ጨው ብዙ በምጠቀምበት ጊዜ ብዙ ለውጥ ስለማይበት እንዲሁም የተለያየ ቦታ ላይ እንግዲህ ጨውን ስንደፋው ብዙ ወደ ተለያየ ነገር ስለሚቀይር ስለዚህ ይሄ ጨው በ ለሰው ላይ ደግሞ ምን ያህል ጉዳት እንደሚያመጣ እንደዚህ ቢበዛ ብዙ ችግር እንደሚያመጣ እንግዲህ አይተናል ማለት ነው ጨውን እንግዲህ አቅለን መጠቀማችን በጣም አሪፍና መሰረታዊ ነገር ነው እና ጨውን ቀለል አድርገን ብንጠቀም ብዬ አስባለሁ ጫው እንግዲህ ብዙ ትኩረት ሰጥተን ባንጠቀመው ብዙ ባናበዛ ስለጨው ጥቅም ጥሩ ነው ብዬ ነው የማስበው ጨውን አቅለን እንጠቀም እናሳንሰው

የትኛውን በዓል ትወዳለህ? እንግዲህ ባዕላት በጣም ብዙ እና ሰፊ ናቸው እንግዲህ በዓሎች በጣም ብዙ ናቸው። እንግዲህ ከአዲስ አመት ወይም በዓልን ከመቀየር ጀምሮ እንግዲህ በአንድ በጣም በሰፊው የማክበሩ የመውደዱ ነገር አለ እንግዲህ በመጀመሪያ የምናገኘው አዲስ አመት የምንቀይርበት እንቁጣጣሽ ነው። እንቁጣጣሽ እንግዲህ በጣም በሰፊው ሰው የሚያከብረው እና የሚወደድ በዓል ነው። እንቁጣጣሽ እንግዲህ የሚያስደስት ለእኛ ለተለያየ ውበታችን ድምቀታችን እንዲሁም አዲስ አመት ቀይረን በተለይ ይልስ እንግዲህ ሰው ባለው የሚያሸርቅበት እንግዲህ አበባዎች መፈንደቅ የሚጀምሩበት እንዲሁም ክረምቱ ወጥቶ እንግዲህ ወደ አዲስ አመት የምንዘዋወርበት ስለሆነ እንቁጣጣሽ እንግዲህ በጣም ደስ ነው የሚለው ብዙ ሰው በሰፊው ያከብራል እንቁጣጣሽን። እንግዲህ እንደ ሀገራችን ኢትዮጵያ በሰፊው ይከበራል። እንግዲህ አዲስ አመት በጣም ሰዎች ልጆች እንዲሁም የተለየ ጭፈረ በመጨፈር እንግዲህ ሴቶች የሴቶች ወንዶች የወንዶችን በማክበር እንግዲህ ሴቶች የተለያዩ አበባየሆሽ በማለት በመጨፈር ውበት ሰጥተውት እንግዲህ እንቁጣጣሽም በተለየ ድባብ የሚከበር ሰው ይሄ ባህል በጣም ልዩ እና የምወደው ነው። እንግዲህ ከዛ ቀጥሎ መስቀል ነው እንግዲህ መስቀል በጣም ተወዳጅ እና በጣም ለሰዎች ብዙ ነገር የተለያዩ እንዲሁም በተለይ ወደ ጉራጌ ደግሞ ጉራጌ ዞን ላይ ለብቻው እዚሁ ኢትዮጵያ ውስጥ እንግዲህ በጣም በሰፊው የሚከበር በጣም ልዩ ዝግጅት የሚደረግበት እንግዲህ በስጋም በኩል ክትፎ የሚዘጋጅበት ክትፎ ክትፎ ብቻ የሚበላበት እንግዲህ ለየት ተብሎ ያም ባህል የሚከበርበት ሁኔታ አለ። እና ስለዚህ መስቀል አንዱ ትልቁ በዓል እንደ ኢትዮጵያ በዩኔስኮም እየተመዘገበ ነው እንግዲህ ልዩ በመስቀል አደባባይም አዲስ አበባ ላይ በስፋት የሚከበር ሲሆን እንዲሁም በተለያየ ትልቅ ከተሞች ላይ ይከበራል። እና ትለዚህ ልዩ እና የምወደው በዓል ነው ምክንያቱም ይሄ ለየት ለየት ያሉ በዓላት ውስጥ አንዱ ልዩ የሆነው መስቀል ባህልም የአደባባይ ባዓል ስለሆነ በጣም እወደዋለሁ። ብዙ ህዝብ የሚሰበሰብበት በተለይ አዲስ አበባ ላይ በዩኔስኮም ከመመዝገቡ ጋር ተያይዞ በጣም ሻማ ጧፍ በጣም በሰፊው የሚበራበት ህዝቡ ደምቆ የሚውልበት ነጭ ልብሶችን እንግዲህ መስቀል ለይ አጣምሮ ለብሶ እንግዲህ ህዝቡ ሴቱም ወንድም ሳይል በአንድነት በህብር የአደባባይ ባዓል ወጥቶ የሚያከብርበት እና ህብረ ዜማውን የሚያደምቁበት ቀን ስለሆነ መስቀል በጣም ደስ የሚል እና በጣም ሰውም በትህትና እና በትሁት የሚከበር ባህል ስለሆነ እንግዲህ እምነት ከፍ የሚደረግበትም ስለሆነ ደስ ከሚለኝ ባህል የመስቀል ባህል ነው። እንግዲህ ሌላ ደግሞ ገና በዓል ነው እንግዲህ የኢየሱስ ክርስቶስ መወለድ ለማስታወስ እንግዲህ የገና በዓል ይከበራል። የገና እንግዲህ በሀገራችን ገና ከተለያየ ዱላ እንግዲህ በማዘጋጀት ገናን እንግዲህ ቁርቁስ የሚባል የዚሁ የአጠራር እሱን እንግዲህ ወደዛ በመውሰድ እንግዲህ የገናን በዓል በሰፊው የምንጫወት በሰፊው እሱን የምናካሂድ ሲሆን የገናን ባህል ስለዚህ በጣም የገና አንዱ ትውስታ እንግዲህ በጣም ከልጅነት ጀመሮ የምንጫወተው ጨዋታ ስለሆነ የገና ባህል እንግዲህ በጣም ሰዎች ሰብሰብ ብለው የተለያየ ቅርጫ ስጋን የሚይዙበት የሚከፋፈሉበት እንዲሁም አንድ እሱ በዓል የሚከበርበት ነው ማለት ነው። እና እሱ አንድ በጣም ደስ የሚለው ከዛ ቀጥሎ አንድ ትልቁ ባህል ጥምቀት ነው። እንግዲህ በሀገራችን ጥምቀት እንግዲህ በሰፊው የተለያየ ቀሚሶችን ሴቶች የሚለብሱበት እንግዲህ የተለያየ ውበት የሚሰጥበት የተለያየ ጥራት እና ድምቀት ተሰጥቶ የሚለበስበት ሰው ያለውን ልብስ የሚለብስ ተውቦ ተጊጦ የሚታይበት ቀን እንዲሁ በሀገራችን የመተጫጫ ሴት እና ወንድ እንግዲህ ለፍቅር ግንኙነት የሚተጫጩበት ቀን የሚተያዩበት ቀን ስለሆነ እሱ በጣም አሪፍ ቀን ነው። እና ስለዚህ በጣም ወሳኝ እና መሰረታዊ ቀን ቢኖር እንግዲህ የጥምቀት እለት ነው ማለት ነው። ጥምቀት በጣም አጓጊ እና አሪፍ ቀን ነው ማለት ነው። እሱ እንግዲህ በጣም ብዙ ሰዎች የሚያከብሩት ብዙ የኢትዮጵያ ህዝብ የሚደሰትበት በጣም

ከደንበኞችህ ጋር ትገናኛለህ? አዎ ከደንበኞቼ ጋር እንግዲህ በሰፊው የምገናኝበት ነገር አለ። እንግዲህ ከደንበኛ ጋር በተለያየ አጋጣሚ እንግዲህ እገናኛለሁ። እንግዲህ ደንበኛ የው እንግዲህ ዋናኛውና መስረታዊ በብዙ መልኩ እንግዲህ በስራ መልክ ነው። ከንደበኛ ጋር የሚገናኘው እንግዲህ ከደንበኛ ጋር ግንኙነት የሚፈጠረው እንግዲህ በተለያየ የስራ ዘርፍ ሊሆን ይችላል። ሽያጭ ወይም እጅ በእጅ ሽያጭ ሊሆን ከላ ይችላል ወይም አካላዊ ሽያጭ እንግዲህ ሱቅ ተከፍቶ እንደ ሱቅ ሊሆን ይችላል። ሸቀጥ ሱቅ ከደንበኛ ጋር ግንኙነት የሚፈጠርበት በሰፊው በማለት ደረጃ የሚባለው ደንበኛ እሱ ነው። እንግዲህ በሀገራችን በሰፊው ቴክኖሎጂ እየበዛ ቢሆንም ግን በሰፊው የምናገኘው የምንገናኘው እሱ ነው። ስለዚህ ከደንበኞች ጋር አንዱ ትልቁ ግንኙነታችን እንግዲህ ሌላው ደግሞ እንግዲህ የኦንላይን ደንበኝነት ነው። እንግዲህ የኦንላይን ደንበኞች በጣም በሰፊው የመገናኘት የመተሳሰር ነገር አለ። ስለዚህ ኦንላይን ስራ ደግሞ እንግዲህ በብዙ አጋጣሚ አንዳንዴ የሚያስቸግርበት ነገር ይገጥማል ማለት ነው። የኦንላይን ስራ ስለዚህ እሱ የኦንላይን ስራ እንግዲህ በሚገጥምበት ጊዜ እንግዲህ በተለያየ አይነት ነገር በተለያየ ትኩረት እንግዲህ ኦንላይን ስራ የሚያስቸግርበት ነገር ይፈጠራል ወይም ደንበኛ ጋር ግንኙነቱ የመቀነሱ ነገር አለ። ምክንያቱም ሰው በአካል ስለማይገናኝ እቃ ጥራት ያለው እቃ ወይም የታየው በፎቶ ወይም በቪዲዮ የሚታየው ትክክለኛ እቃ ከደንበኛ ጋር ስለማይገናኝ ይሄ እንትን ትንሽ የመሳሳት የማስቸገር ነገር አለ። ነገር ግን በአካል የምሻሻጡ ወይም ከደንበኛ ጋር የመገናኘቱ ግን በጣም ምንም ሸውድ በብዛት አይኖረውም ግን ያኛው ግን እንግዲህ ብዙ አይነት የመከሸፍ ብዙ አይነት የማስቸገር ብዙ አይነት የመሸወድ ነገር ሊፈጠር ይችላል። ግን እሱ ደግሞ ቅልጥፍናው ፍጥነቱ በተለይ የደንበኛ ጋር ግንኙነቱ በጣም ባለበት ሰዓት ሳይባክን የስራ ሰዓት ሳይባክን የስራ እንትን ሳይባክን እሱ አለ ማለት ነው። ስለዚህ ከደንበኛ ጋር እንደዚያ መሆኑ በጣም አሪፍ ነው። ነገር ግን ያው ደንበኛ በጣም ክህሎት ያለው እንግዲህ ሲሆን ደንበኛ ለብዙ ነገር እንግዲህ በጣም ከደንበኛ ጋር የመገናኘት ነገር አለ እንግዲህ ደንበኛን ማስቀየም አያስፈልግም። ደንበኛን በአግባቡ መያዝ ደንበኛን እንግዲህ በተለይ በሽያጭና በግብይት ላይ ያለ ደንበኛ ከሆነ እሱን በደንብ ተቆጣጥሮ እንግዲህ በደንብ ሳያስከፉ ወይም ወደ ክፉ ነገር ሳይናገሩ እንግዲህ ጠብቆ በመያዝ ደንበኛ ጋር ግንኙነት እየፈጠሩ ጥሩ ግንኙነት በማስተሳሰር ለብዙ ጊዜ እንግዲህ ትስስር ፈጥሮ ንግድ መነገድ አለበለዚያ የተለያዩ ስራዎችን ስንሰራ በዚያ መልክ እንግዲህ የመስራት ነገር ይኖራል ማለት ነው። ስለዚህ በጣም ከደንበኞች ጋር መነጋገር መገናኘት በጣም አስፈላጊ ነገር ነው ብዬ አስባለሁ። እና ደንበኛ በጣም ትሁት ለደንበኛ ትሁት መሆን ታዛዥ መሆን ለደንበኛ እንግዲህ ብዙ አይነት ነገር ግንኙነት መፍጠር በዚህ መልኩ ስለሆነ ግንኙነት የሚያድግና ግንኙነት የሚጠነክረው በዚህ መልክ ስለሆነ ከደንበኛ ጋር እንግዲህ በዚህ መልክ መተሳሰር ይቻላል ወይ መገናኘት ይቻላል ማለት ነው። እና ደንበኛ በጣም ንጉስ ነው ይባላል በሀገራችን ስለዚህ ደንበኛ በጣም አስፈላጊና ጥሩ ነገርም ነው። ደንበኛን ማክበር ደንበኛን ወደ ጥሩ ቦታ ማድረስ ደንበኛን ከትንሽ አንስቶ ትልቅ ነገር ድረስ በተለያየ ነገር ጥቅም እንግዲህ መተሳሰብ ደንበኛ እንግዲህ ትርፍ ደንበኛ የንግድ ደንበኛ ከሆነ እንግዲህ እሱም ንግዶ የሚያገኝበትን እኔም እንደዛው የማገኝበት ሲስተም በደንብ በመመካከር ተገናኝቶ ማውራቱ ነገር አለ ማለት ነው። ስለዚህ በደንበኝነት ግዴታ ጋር ግንኙነት መፍጠር መተባበር መተሳሰብ በጣም ግዴታም ነው አሪፍ ነውም ብዬ አስባለሁ።

በየትኛው እጅ ትጽፋለህ? እኔ የምጽፈው እንግዲህ በቀኝ እጅ ሲሆን ብዙ ጊዜ እንግዲህ የተለያዩ ሰዎች በቀኝ እጃቸው ነው እንግዲህ በጣም በሰፊው በአለማችን ደረጃ በቀኝ እጃቸው ነው የሚጽፉት እንግዲህ በሰፊው በቀኝ እጃቸው ይጽፋሉ። ምክንያቱ ደግሞ እንግዲህ በቀኝ እጅ ብዙን ይጠነከራል። ብዙ ጊዜ በቀኝ እጃችን ነው የትኛውም አለም ላይ የምንጽፈው። እንግዲህ አንዳንድ ደግሞ እንግዲህ አልፈው አልፈው ከመቶ አንድ ወይም ሁለት ፐርሰንት የሚሆኑት እንግዲህ በግራ እጃቸው የመጻፍ ነገር ይታይባቸዋል። ወይም ይታያል አልፎ አልፎ አሉ። በቀኝ እጃችን ግን ጠንካራ ነው ለተለያየ ነገርም ከመጻፍም አልፎ ለተለያዩ ስራ የምንሰራው በቀኝ እጃችን ስለሆነ በብዛት እንግዲህ የምጽፈው እኔም በቀኝ እጄ ነው። ምክንያቱም ፍጥነት ቅልጥፍና በቀኝ እጅ ነው እንግዲህ ለመጻፍ የሚመቸው ማለት ነው። ስለዚህ በቀኝ እጅ መጽሐፍ በጣም ፍጥነት እንግዲህ የቀኝ እጅ በዚህም የተነሳ ጠንከር የሚልና ወፈር የማለት ነገርም ይታይበታል ማለት ነው። እንግዲህ የቀኝ እጅ ምክንያቱም ስራዎችንም ከመጻፍም አልፎ ስራ የሚያከናውነው የሚከናውነው በቀኝ እጅ ስለሆነ ስለዚህ በቀኝ እጅ መጽሐፍ በጣም ፍትሁን ነገር ነው። በጣም ጥሩም ነገር ስለሆነ የግድ በቀኝ እጄ ነው እየጻፍኩ ያለሁ ማለት ነው። እና በቀኝ እጄ መጻፍ በጣም አስፈላጊና መሰረታዊ ነገር ነው ለኔ ማለት ነው። እኔ በቀኝ እጄ ስጽፍ በጣም ጽሁፉም ያምራል፤ የተለያየ ጽሁፍም የተለያየ ሂሳብ ስራም ቢሆን በቀኝ ነው እፈጥናለሁ ማለት ነው ለመጻፍ። ስለዚህ ሺህ ሰይጄ ቁጥርም መያዝ ይሆናል የተለያየ ድግድም ላይ ስትሳተፍ ወይም ስሰራ የምጽፈው በቀኝ ነው ምክንያቱም በቀኝ በምጽፈበት ወቅት ጥፎቼን የማሳመር ነገር አለ። እንዲሁም ጽሁፎችን በደንብ ትኩረት ሰጥቶ ስፔሊንግ አለመዝለል የጽሁፍም ያለመበላሸት በደንብ ትኩረት አግኝቶ እንዲጽፍ ያደርጋል ማለት ነው በቀኝ ስጽፍ። ምክንያቱም ልምዴም እድገቴም እንግዲህ በቀኝ እጄ እየጻፍኩ ስለሆነ ይሄ እጅ ደግሞ በጣም ጸሁፍ ላይ ያዳበርኩት በጣም ያስተዋልኩት በደንብ ትኩረት ሰጥቼበት ሰውን ስሰራበት የነበረው። በቅኝ እጅ መጽሐፍ በጣም አሪፍና አስፈላጊ የሚባለውን ነገር ሁሉ አደርግበታለሁ ማለት ነው። እንግዲህ በጽሁፍ ዙሪያ እና በጣም እንግዲህ ቀኝ እጅ በጣም አስፈላጊ ነው ማለት ነው። የቀኝ እጄ እንግዲህ በጣም ወሳኝ ነገር ነው እንግዲህ በቀኝ እጅ መጻፌ እና እንግዲህ በቀኝ እጅ ስንጽፍ በጣም ጥሩ የጽሁፍ አይነቶችን የመጻፍ፣ የተለያዩ አይነቶችን የመስራት ነገር ያጋጥማል። እንግዲህ በተለይ በቀኝ እጄ የምጽፋቸው እንግዲህ በጣም ጎልተው የሚተያዩ ስፔሊንጎችን እንግዲህ እንደ ሃፒ በርዝዴ ወይም መልካም ልደት የሚል መልካም ጋብቻ የሚሉትን ራሱ በቀኝ እጅ እንግዲህ በስፋት ወይም በጉልተው የሚጻፉ ጽሁፍ አይነቶች ናቸው። እነሱን እንግዲህ ጥንካሬ ወይም አሳምሮ ዲዛይን አውጥቶ ለመጻፍ እንግዲህ ይሄን የሚመች በቀኝ እጄ ስለሆነ የምጽፈው እንግዲህ ብዙም በቀኝ እጄ ነው እንግዲህ እነዚህን አጋጣሚዎች የምጽፋቸው ማለት ነው። እንዴ ይሄ አጋጣሚ እንግዲህ በጣም ወሳኝና አሪፍ ነገር ነው። ስለዚህ በቀኝ እጅ ከግራጅ ምንም ግራ እጅ ቢጠነክር እንደ ቀኝ አይሆንም ለማለት ነው። እንግዲህ በጣም የቀኝ እጅ በጣም በጣም አሪፍ ነውና የቀኝ እጄ እንግዲህ በጣም የምጠቀምበት ትኩረት ሰጥቼ የምሰራበት እንግዲህ የቀኝ እጅ ስለሆነ፤ በተለይ በጽሁፍ ዙሪያ በጣም ብዙ ሙሉን ትኩረት በሚባል ደረጃ ለቀኝ እጄ ሰጥቼዋለሁ። ስለዚህ በቀኝ እጄ መጻፍ እጄ የመጻፌ ብዙ ነገር ጠቅሞኛል ብዬ አስባለሁ። ምክንያቱም ሰው አሁን ለምሳሌ ስልክ ቁጥር ሲሰጠኝ ተሎ አይቶ ለመጻፍ እንግዲህ ብዙ ፊደሎችን በደንብ በአግባቡና መስራት አድርጎ ለመጽሐፍ የግድ በቀኝ እጄ መጻፍ ስለነበረብኝ እንግዲህ ብዙ ጊዜ በቀኝ እጄ ነው የማለት ነው ትኩረት ታጥቼ የምጽፈው። እንግዲህ በቀኝ እጃችሁ እናንተም በቻላችሁት አቅም ከግራ እጅ ይልቅ ቀኝ እጅ ይጠነክራል ለማለት ነው። እኔ ግን በየትኛው እጄ ነው የምጽፈው ለተባልኩት ጥያቄ እንግዲህ የምጽፈው በግራ በቀኝ እጄ ነው። ብዙም ሙሉ በሚባል ደረጃ በቀኝ እጄ ነው በግራ እጄ በፍጹም አልችልም በቀኝ እጄ ነው የምጽፈው።

ልደትክን የልደትህን እንዴት ታከብራለህ? ልደቴን እንግዲህ የማከብረው እንግዲህ በተለያየ ነገር በተለያየ በተገኘው እንግዲህ በዳቦ በቆሎ እንግዲህ በአትክልቶች በሙዝ በብርቱካን እንደዚህ ልደት አከብራለሁ። እንግዲህ ልደታችንን በዚህ መልክ ነው የምናከብረው። እንግዲህ ልደት በጣም አሳምረን አሱበን ባለው በሀገራችን እንዲሁም አንዳንዴ እንግዲህ በኬክም የማክበር ነገር አለ ኬክ እንግዲህ በቶርታ ኬክ እንዲሁም በተቆራጭ እንዲሆን እንደአቅም እንዳተገኘው ቶርታ ነው። እንግዲህ ለልደት ያለው እንዲሁ ዳቦ የፊኖ እንግዲህ ወይም የስንዴ ዱቄት በመቀላቀል ዳቦ በሰፊው የሚጋገርበትና እንግዲህ ቆሎ እዚህ ባለው ከገብስ ቆሎ በመዘጋጀት እንግዲህ ልደት እንደዛ ይከብራል። እንደውም ጠላ የሚደረግበት እንዲሁም ወጣ ሲል ደግሞ ጠጅ የሚጣልበትና ተዘጋጅቶ እንግዲህ እንግዲህ የምግብ ዝግጅት እንደዚህ ወጣ ወጥ የሚሰራበትና እንግዲህ ሂደቱ በዚህ መልክ የሚከበር። ስለዚህ እንጀራ መብላትም የዳቦም እንደዚህ ሲስትሮ የሚከበረው እንግዲህ በሀገራችን እንደየቤታችን እንደየቤታችን እንዳለን አቅም ነው እንግዲህ እኔም ባለንኝ አቅም ነው የማከብረው። እና በዛ ምክንያት ምንድነው ልደት በዚህ መልክ ከሞላጎደል በዚህ መልክ እናከብራለን ማለት ነው። እና ልደትን ማክበር ደስ የሚልና የሚያስደስት ነገር ነው። እና ስለዚህ ልደት በጣም ወሳኝና በጣም አስፈላጊ ነገር ነው ብዬ አስባለሁ ልደትን ማክበር በጣም ጥሩ ነው። ልደት ስናከብር የተለያየ የጥሩ ነገር ይዞ ይመጣል ልደት ስናከብር ብዙ ጥቅሞች አሉት። ልደት ስናከብር የተለያየን ቱርፊት ይዞ ይመጣል። ልደት ስናከብር ለቀጣዩ አመት በደንብ የምን አድግበት የምናስብበት በደንብ ልደታችንን አክብረን ለቀጣይ አመት ትሁት ሆነን በጣም ጥሩ ነገር ይዘን መጥተን እንግዲህ ለቀጣይ በጣም አሪፍ የሚባል ነገር አዘጋጅተን የምንመጣበት ነገር ነው ማለት ነው። እና ልደትን ማክበር በጣም አስፈላጊ ነገር ነው። ስለዚህ ልደት ስናከብር በጣም ጥሩ ነገር አለው ማለት ነው። ስለዚህ ልደት ማክበር እናክብር ልደት ሲከበር በተለይ የልጆች ልደት ሲከበር እንግዲህ ካላቸው ቁመት ላይ እኮ በሴንቲሜትር የሚጨምሩበት ነገር አለ የሚባል አባባል አለ እንግዲህ ልደት ሲከበር እንግዲህ አዳዲስ ልብሶች ሊገዙ ይችላሉ። አዳዲስ ነገር ሊያስገዙ ይችላሉ። ልጆች እንግዲህ ልደት በጣም ስናከብር የግድ አዲስ ልብስ ሊያስፈልግ ይችላል አዲስ ጫማ ሊያስፈልግ ይችላል አዲስ የተለያየ ብቻ አልባሳቶች እንግዲህ እንደየአቅሙ የሚያስፈልጉበት ነገር አለ። እንግዲህ ከመብል ከመጠጥ ውጪ ማለት ነው። እንግዲህ እናት አባትም ሞቀ ሲሉ እንግዲህ ብዙ የጎረቤት እንዲሁ ዘመድ አዝማድ ጠርተው የሚያከብሩበት ልደት በአንድ ሰው ልደት ምክንያት ብዙ ሰው ግብዣ ይሄ የሚካሄድበት ለሰውየውም እንግዲህ ደግሞ የሚመጡት እንግዲህ ተጋባሽ እንግዳዎች ሻይ ቡና እንግዲህ የተለያየ ሰርፕራይዝ የሚያደርግ ነገር በገንዘብ መልክ ሊሆን ይችላል ስጦታ የሚሰጡበት ነገር አለ። ማለት ነው እና ይሄ ይሄ አንድ የሴርሞኒ ላይፍ ነው ማለት ነው። ይሄ ስለዚህ እንደዚህ አይነት ነገር ደግሞ በጣም ወሳኝና አስፈላጊም ነገር ስለሆነ ልደስ ሲከበር ለአንድ ልጅ አንድ ልብስ የግድ አስፈልጓል ማለት ነው። ምክንያቱም ያው በቂ ልብስ የዛ እለት ከሌለው ወይ የታጠበ የተዘጋጀ ልብስ ከሌለው የግድ መገዛትና እንግዲህ ልጁ ይ እለት መደሰት አለበት የእሱ ቀን ስለሆነ ልደት ሲከበር ሙሉ በሙሉ እሱ እንዲደሰት ማድረግ ነው ማለት ነው። ዋናው ወሳኙ ነገር ስለዚህ ልደትን ማክበር የልደትን ቀን ማክበር እንግዲህ እኔ በዚህ መልክ ነው የማከብረው ከጓደኞቼ ጋር በደንብ ተዝናንቼ ከጓደኞቼ ጋር እንዲሁም ከባለቤቴ ጋር በደንብ አፕሪሼት አርጋኝ አስደስታኝ እንግዲህ ሰርፕራይዝ አርጋኝ ነው እንደዚህ ነው የምናከብረው ማለት ነው። እንግዲህ በዚህ መልክ እያከበርን እንገኛለን ማለት ነው። እና ልደት በጣም መሰረታዊና ወሳኝ ነገር ነው ልደታችን ማክበራችን ያስፈልጋል